ታሪክ መንገር ትወዳለህ ደስ የሚለው ነገር ያሳለፍኩትን ወይም የሰማሁትን ወይ ደግሞ እውነታ ውስጥ ያነበብኳቸውን ታሪኮች ቶሎ እንዴት ነው ቶሎ ለጓደኛው ወይም ለአጠገቤ ላለ ሰው ይበልጥ ደግሞ ለጓደኞቼና ለወንድሞቼ መንገር በጣም ነው የምወደው ማለት ደስ የሚል ሌላኛው ነገር ደግሞ በወሬ መሃል የሆነ ታሪክ ትዝ ሲለኝ እያወራሁ ስላለው ሀሳብ ማጠናከሪያ እንዲሆን ያ ታሪክ ስትናገር ይበልጥ የምትናገረው ነገር አይረሴ እንዲሆን ያደርገዋል። ከዛ ባለፈ ደግሞ ምን ለማለት እንደፈለኩ በቃ ቀላሉ ሰዎች ጋር እንዲደርስ የማደርግ ብቃት አለው ብዬ አስባለሁ ታሪክ መጨመር ማለት ነው። እና እኔ ደግሞ እንዳልኩት ለረጅም ጊዜ ፊክሽን እና የታሪካዊ መጽሐፎችን ምናምን ሳነብ ነበረ ለረጅም ጊዜ የነበረው እና አሁን ላይ ሳወራ ከሰዎች ጋር ሳወራ ትዝ የሚሉኝ አንዳንድ ታሪኮች አሉ። እንትና እኮ እንደዚህ ብሎ ነበር፣ ወይ ደግሞ ቃለመጠይቆችን በደንብ ስለምሰማ፣ ስለማዳምጥ በወሬ መሃል ይመጡልኛል እነዛ ያነበብኳቸው እነዛ የሰማኋቸው ከዚህ በፊት ሰዎች ደግሞ ነግረውኝ የያዝኳቸው ደስ ብሎኝ ግን የያዝካቸው፣ ያላወራኋቸው ታሪኮች በየወሬው መሃል በየ ንግግራችን መሃል እንደማጣፈጫም፣ እንደ ማጠናከሪያም ለሀሳብህ፤ ከዛ ደግሞ እንዳልኩት ታሪክ ስትናገር ለአንድ ሰው ነገሩ ወይም የነገርከው ጉዳይ አይረሴ የመሆን እድሉ በጣም ከፍተኛ ነበር ያሰባለሁና ከዛ፣ ከዛ አንፃር እኔም ለጓደኛ ታሪክ መንገር፤ የሰማሁትን፣ ያነበብኩትን፣ ወይም ደግሞ ያገኘሁትን በተለያየ አጋጣሚ የሰማኋቸውን ታሪኮች ለጓደኞቼ መናገር ለእነሱ ማካፈል በጣም ነው ደስ የሚለኝ። እና አንዳንድ ጊዜ እንደው ይጠይቁኛል፣ እነሱ ራሳቸው በዚህ ዙሪያ ምን አይነት ታሪክ አለ? የሰማሽውን ሀገር አለ ወይ? ወይ ንገሪኝ፣ ንገሪኝ እስቲ ምናምን ይለኛል። ድሮ ደግሞ ምን እናደርግ ነበረ? ከጓደኞቼ ጋር መጽሐፍት ስናናብና ስንኝ፤ የእነሱ መጽሐፍ ሲሰጡኝ፣ የኔ መጽሐፍ ስሰጣቸው፣ መጽሐፍ ስንቀያየር ምናምን አስቀድመን ስለ ታሪኩ የተወሰነ ነገር እንነጋገራለን። ይመስጠናል። አይመስጠንም? የሚለውን ለማወቅ ማለት ነው እና እኔ ስነግራችሁ በጣም ነበር ደስ የምሄዳቸው ማለት ነው። እና እንደዚህ ዝንባሌ ነበረኝ ወይም አለኝ ብዬ ማውራት እችላለሁ። እና እንዳልኩት ደግሞ ደስ ይልም ነገር ነው። ታሪክ መንገር ደስ የሚል ነገር ነው። በተለይም በጣም የመሰጠህ፣ በጣም ስሜት የሰጠህ ታሪክ ከሆነ መናገሩ በጣም ነው ደስ የሚለው።

በእጅ መጽሐፍ ትወዳለህ እኔ ከጽሁፍ ጋር የተገናኙ ነገሮች እንደ መደበኛም እንደ ስራዬም ስለሆኑ በእጅ መጻፍ በጣም ነው የምወደው። ከጽፍ ጋር የተያያዘ ብዙ ነገሮችን ነው የ የምሰራው በግልም የምሰራቸው ስራዎችን እና በእጅ መጻፍ ነው በጣም የምወደው ለአብዛኛው አሁን ላይ በ እየቀነሰ እንደመጣ ያው ይታወቃል ብዬ አስባለሁ። ምክንያቱም ብዙ ሰው የተለያዩ ጽሁፎችን ለመጻፍ ኮምፒውተሮችን እየተጠቀመ ያለበት ዘመን ላይ ነን ያለነው እና እኔን ጨምሮ ሌሎች ብዙ ሰዎች ያንኑ የኮምፒውተር አገልግሎት ነው የሚጠቀሙት ጽሁፍ ለመጻፍ ያላቸውን ሀሳብ እርስ በእርስ ለማደራረስ በኮምፒውተር ነው የሚጠቀሙት እና እኔ እኔም በእጅ ጽሁፍ መጻፍ በጣም ነው የምወደውም የምችለውም። አንደኛ የእጁ ጽሁፌ ያሳስበኛል በጣም ጥሩ እንዲሆንልኝ ነው የምፈልገው። እንዴት ይሄ ሀሳብ ከየት እንደመጣ ብዙ ባላውቅም ግን ከመጻፍ ጋር የተያያዙ ስራዎች መስራት በጣም ነው የምወደው ለረጅም ጊዜም ሰርቼበታለሁ። ከዛ ይሄ ምንድነው የሚጠቅመው አንደኛ በጣም ኦርጅናል የሆነ ነገር ነው ደስ የሚል ነገ ደስ የሚል ነገር አለው። ከዛ በተጨማሪ ደግሞ ለኔ እንደ ማለት በኮምፒተር ሲጻፍ አይፈጥንልኝም እጄ አይፈጥንልኝም ከአእምሮዬ ጋር እና ትንሽ የመዘግየት ነገር ስላለው እየጻፍኩ አይመስለኝም ወይም ሀሳቤን ያወጣሁት አይመስለኝም። እና ይሄን ለመከላከል ምንድንነው የማደርገው በእጄ ነው የምጽፈው ማታ ማታ ውሎዬን የነበረኝን ነገር፣ ጠዋት ደግሞ ለቀኑ ማቅደው በእጄ በመጻፍ ነው እና የእጅ ጽሁፍ መጻፍ ነው የምመርጠው። እንዳልኩት ጽሁፍ ሲባል አንድን ሀሳብ የምናስብበት ወይ ደግሞ ያሰብነውን ሀሳብ ምናወጣበት መንገድ ነው እንደሚታወቀው ለምሳሌ አንድ ሰው ያለውን ሀሳብ በንግግር ሊያወጣው ይችላል፤ በጽሁፍ ሊያወጣው ይችላል፤ በሙዚቃ በመስራት ሊያወጣው ይችላል ወይ ደግሞ ፊልም በመስራት ሊያወጣው ይችላል የሚያምንበትን የሚያስበውን ነገር እኔ ደግሞ የሚቀለኝ ስጽፍ ነው የሚቀለኝ እና ያለኝን ሀሳብ፣ ለነገሮች ያለኝን ምልከታ በጽሁፍ መልኩ ስገልጸው ይወጣልኛል በቀላለሉ በቃ ይወጣልኛል ማለት ነው፤ እና እንደዛ አይነት ነገሮች አሉ። ስለዚህ በእጅ መጻፍን ነው ይበልጥ የምመርጠው ማለት ነው እንዳልኩትም አንዱ መንገድ ነው በጣም ለኔ ጥሩ መንገድ ሆኖልኛል ብዬ አስባለሁ ያለኝን ሀሳብ ከማውራት ይልቅ ይከብደኛል ለሰዎች እየተሰማኝ ያለውን በቃላት መግለጽ ትንሽ ችግር ስላለብኝ በጽሁፍ ሲሆን ይቀለኛ። የተናገርኩ ያህል ነው ስሜቱ የወጣልኝ ያህል ነው ስሜቱ እና እንደውም አንዳንድ ጊዜ ደግሜ የጻፍኳቸውን ነገሮች ደግሜ መለስ ብዬ ሳያቸው እኔ የጻፍኳቸው ሁላ እስከማይመስለኝ ድረስ ነው ጥልቀቱ ማለት ነው እና ለካ አሪፍ ነኝ ብዬ አስባለሁ ለራሴ ጽሁፍ ላይ መጻፍ ላይ መጻፍ ላይ ጥሩ ነኝ ብዬ እንዳስብ የሚያደርገኝ አጋጣሚ ነውና እንዳልኩት በእጅ መጻፍ ነው በአብዛኛው የምመርጣው። የሚሰማኝን ነገር፣ እያሰብኩ ያለሁትን ነገር፣ ለሰው ከማውራት ይልቅ በጽሁፍ ባስረዳው ይቀለኛል ብጽፈው ይቀለኛል ይወጣልኛል ይበልጥ እና በእጅ መጻፍ ነው የምወደው እና ደግሞ የእጅ ጽሁፌ ከጊዜ ወደ ጊዜ እየተሻሻለ እየመጣ እንደሆነ እያስተዋልኩኝ ነው። ድሮ የወንድሜን ኮፒ አደርግ ነበረ እገለብጥ ነበረ። የሚጽፋቸውን እያንዳንዱን ቃላት ወይም እያንዳንዱን ሆሄ እያየሁኝ ለመገልበጥ ማለት የእሱ አይነት የእጁ ጽሁፍ እንዲኖረኝ በጣም እጥር ነበረ ድሮ፤ አሁን ላይ ግን ቀስ በቀስ እያሻሻልኩ እያሻሻልኩ የራሴ የእጅ ጽሁፍ ይበልጥ እያማረበት ነው የመጣው እና ያው በእጅ መጻፍ በጠም ነው የምወደው።

ወደ ፍልሙ መናፈሻ ምን ያህል ጊዜ ትሄዳለህ? በሳምንት አንድ ቀን በየሁለት ሳምንቱ ወይ በየ በየሳምንቱም ልሄድ እችላለሁኝ አብዛኛው ግን በየሁለት ሳምንቱ ነው የምሄደው። ከጓደኞቼ ጋር መገናኘት ስፈል ስንፈልግ የምንመርጠው ቦታ መናፋሻዎች ጋር መሄድ። ነው ነፋሻማ አየር እወዳለሁ ቀዝቀዝ ያለ ነገር ደስ ይለኛል። እንደገና ደግሞ በአብዛኛው መናፈሻዎቹ የሚታወቀው ብዙ ሰው ግርግር የሌለበት ቦታ ነው። እንደሚታወቀው ከዛ ላይ እንደገና ከዛም አረንጓዴ ነው። አረንጓዴ የሆ የሆኑ እጽዋት ትላልቅ ዛፎች የሚታዩበት ቦታ ስለሆነ ከሁሉ ከ ሁሉም የሰው እንቅስቃሴ በብዛት የማይታይበት አይነት ስለሆነ ለዛ መናፈሻ ጋር ሄጄ መዝናናት እመርጣለሁ። አንዳንድ ጊዜ ብቻዬን ሄጄ ቁጭ እላለሁ ማሰብ ስፈልግ ወይም አንዳንድ ነገሮችን ለማስተካከል ስፈልግ መናፍሻዎች ጋር እየሄዱኝ እየሄድኩኝ ማረፍ ምርጫዬ አደርጋለሁ። ብዙ ጊዜ እና ከዛ ባለፈ ደግሞ ተመሳሳይ የሆነ ፍላጎት ያላቸው ጓደኞች አሉኝ እና እነሱንም ማግኘት ስንፈልግ ከእነሱ ጋር መገናኘትም ስንፈልግ የምንመርጠው ቦታ። ግን አዎ እና እኛ አካባቢ ብዙ እደዚህ አይነት ነገር አልተለመደም በእርግጥ አሉ የተወሰኑ መናፈሻዎች የሚመስሉ አሉ ግን ብዙ የዘመኑ አይደሉም። ስለዛ ራቅ ያለ ቦታ እየሄድን ነው እንደዚህ አይነት ጊዜ ለማሳለፍ ስንፈልግ። ከጓደኞቼም ጋር ወይም ከምወደውም ሰው ጋር ሆኜ እንደዚህ አይነት ጊዜያቶችን ለማሳለፍ ስሞክር። የማደርገው ምንድነው? ከእኛ አከባቢ ትንሽ ራቅ ያሉ ቦታዎች አሉ እዛ ጋር እየሄድኩኝ ነው። ጊዜን የማሳልፈውና እኔን ጨምሮ ብዙ አጠገቤ ያሉ ሰዎች የሚወዳቸው ቦታዎች ስለሆኑ ብዙ ጊዜ በየመናፈሻ ቤቱ እየሄድን በተለይ አዲስ የወጡ ቤቶች ካሉ እየሄድን እናያቸዋለን እንዝናናለን። በጣም እንዳልኩት የሚደብረው ነገር ዘመናዊ አይደሉም በቃ። መናፈሻ ሲባል ሰው የሆነ ወይ የድሮ አድርጎ ነው ሚወስ ሚወስደው ወይ ምናምን እኔ እንጃ ባለሀብቶችም ብዙ ኢንቨስት አያደርጉበትም። ለምን እንደሆነ አላውቅምና። ግን በጣም ግልጽ ሆኖ ማለት እጽዋቱ በግልጽ የሚታየውበት ወይ እሱ ከፍታ ላይ የሚታየኝ እንዴት ነው? እሱ የተሰራው ከፍታ ላይ ሲሆኑ ከዛ እጽዋቶቹ በግልጽ የሚታዩበት አይነት ሆኖ። ከዛ በቃ ቀዝቀዝ ያለ አየር ያለበት ለስለስያለ ሙዚቃ ብቻ የሚከፈትበት አይነት ቤት ነው እኔ የምወደውና በጣም የምወደው እንደዚህ አይነት ቤት ነው። እና በጣም ሩቅ መሄድ አለብኝ እንደዚህ አይነት ቤት ለማግኘት ሩቅ መሄድ አለብኝ ማለት ነው። እና ብዙ ጊዜ እጓዛለሁ በቃ አማራጭ ስለሌለኝ ማለት ነው። እና ከዛ ደግሞ የሚያዘጋጇቸው መጠጦች ምግቦች ምናምን ሌላ ካፌ ሄደን እንደምናገኛቸው አይነት አይደሉም። ለምን እንደሆነ አላውቅም ብቻ ይሰንፋሉ እንዲህ አይነት ነገሮችን ለማዘጋጀት ይመስለኛል። እና በጣም ቢሰራበት ብዬ ነው ልናገር የምችለው ምክንያቱም ብዙ ወዳጅ አለ። ብዙ እንደዚህ አይነት ጊዜያቶችን ማሳለፍ የሚፈልግ ብዙ በእንደዚህ አይነት ቦታዎች ረጅም ሰአቱን ማሳለፍ የሚፈልግ ብዙ አይነት ሰው ነው ያለው እና እሱን ታሳቢ ያደረገ ነገር አይደለም ያለው ብዬ ነው ለመናገር የምችለው። ስለዛ እኔም በየሳምንቱ ይሁን በየሁለት ሳምንቱ ቅርብ ያሉ መነፋሻዎች አንዳንዴም ደግሞ ራቅ ብዬ ካለሁበት ሰፈር ራቅ ብዬ ከጓደኞቼ ጋር ለመገናኘት ለመዝናናት እንዲህ አይነት ቦታዎችን እመርጣለሁ። ብዙ ጊዜ

እንደገና ጥቅም ላይ መዋል ታደርጋለህ? አዎ ብዙ ነገሮች አሉ እንደገና ተሰርተባቸው ከዛ ግን እንደገና ጥቅም ላይ መዋል ያለባቸው ብዙ ነገሮች አሉ። ይሄን ሲባል በጣም ብዙ ነገር የሚቀንስ ነገር ነው እንደሚታወቀው ይሄ ማለት አንድ እቃ ወይም አንድ ንጥረ ነገር ደግሞ መጠቀም መቻል ማለት ብዙ ነገር ይቀንሳል የሚባክን ነገር የለም ማለት ነው። እና በጣም አሁን ትዝ ያለኝ ነገር ምንድነው ድሮ እናቴ ከሰል ከሰር ምግብ ሰርታ ከጨረሰች በኋላ የሚወጣ ፍም አለ አይደለ ከከሰሉው በታች ማለት ነው የሚወጣው ፍም እሱን ፍም አንድ ላይ ትሰበስበውና እንደ እንትን ትሰራው ነበር እንዴት እንደሆነ እንዴት እንደምትሰራው በርግጥ ግልጽ ሆኖ አይታይም ትዝ አይለኝም ግን እንደ ሳሙና አይነት ነገር ትሰራው ነበረ። በደንብ እየጠፈጠፈች ትሰራው ነበር እና ይሄ የተበላሹ ድስቶች ምናምን ለማ ለማ ለማጽዳት በጣም ምርጥ ነገር ነበረ በቃ በቀላሉ የማይለቀው የሉም በደንብ ከ ተሰርቶባቸው የማይለቁ ድስቶች አሉ ወይም ያረሩ አልያ ደግሞ በጢስ ምናምን የተበላሹ አይነት ድስቶች በስነ ስርዓት ነበር የምታጻዳባቸው እና እንደዛ ነገሮች በስን ትዝ ይሉኛል ድሮውን እንደዛ ታደርግ ነበረ። ከዛ ደግሞ የሆነች ደግሞ አክስት ነበረችኝ እሷ ደግሞ ምን ታደርጋለች ከሰል ትገዛና የከሰሉ እንትን አለ ምንድነው የሚባለው በጣም ደቃቃ አመድ አለው ከሰሉ ከላይ ከላይ ትክክለኛው ከሰል አለ የምንጠቀምበት ከታች ግን አመድ አለው ከሰሉ ማለት ነው ሲገዛና ያንን ከሰል ወይም ያንን የከሰል አመድ ትሰበስበውና እሱም እንዴት እንደሆነ እንደምትሰራው አላውቅም ምን ያህል ጊዜ እንደሚፈጅባት ግልጽ አይደለም ትዝ አይለኝም እና እሱ ምን ታደርገዋለች ሌላ ከሰል ትሰራበታለች ሰብስባ ከእንደገና ውሃ ላይ ትነክረዋለች ምናምን ብዙ ነገር ፕሮሰስ ነው የምትሰራው እና እንትን ታደርገዋለች ድጋሚ ከሰል ትሰራዋለች። እና ድጋሚ የሚሰራው ከሰል ጠንካራ በቃ ሶስት አራት ከሰል አድርጎ ረጅም ሰዓት የሚቆይ ማለት ነው። ብዙ ነገር የምትሰራበት አይነት ነው እንጃ ምናልባት ውሃ በጣም ስለሚጠጣ ውሃ በጣም ስለሚይዝ ይመስለኛል ለመከታተል ትንሽ ጊዜ ይወስዳል። ግን ረጅም ጊዜ ነው በቃ አፈር አመድ ሳይሆን ረጅም ጊዜ ያገለግላት እንደነበር አስታውሳለሁ። እና እኛ ቤትም እየመጣች በቃ እንጥለው ነበረ። እሱን የ የከሰሉን የአመዱን አካል አንጥለውም ነበር እንጠቀምበት ነበር በስነ ስርዓት እና እሱ ትዝ ይለኛል ሌላው ደግሞ አሁን ላይ ሃይላንዶች ወይም የውሃ የታቸገ ውሃ የሚሸጥባቸው ኮዳዎች የሉም እነሱን ኮዳዎች የሚሰበስቡት ልጆች አቃለሁ። እኔም የተወሰነ ሸጫለሁ መሰለኝ ድሮ አይገባኝም ነበር ለምንድነው የሚወስዱት ምናምን አል ነበረ አሁን ላይ ግን ለቃ ከእንደ ገና እየሰሩ ነበር ጥቅም ላይ የሚያውሉት ማለት ነው። እና እሱ ትዝ ይለኛል ከእንደገና ተሰርቶ የሚሰራ ነገር ሌላው ነገር ደግሞ የገዛነው ጨርቅ ማለት አሪፍ ነው ብለን የገዛነው ልብስ ሲቀዳደድና የልብሱ ተክክለኛ ገጽታ ሲቀየር ይደድና ልብሱ እንደገና ሌላ ዲዛይን ተሰርቶበት ሌላ አይነት መልክ ያለው ልብስ ይሰራበታል ማለት ነው። እና እንደዚህ አይነት ስራዎች በቅርበት አይ ነበረ ከቤተሰቦቼ ከአክስቶቼ እንዳልኩትም በቅርበት የማየት እድሉ ነበረኝ

ማሰላሰል ታደርጋለህ? እም አዎ። ማሰላሰል ሲባል ነገሮች እንዴት እየሄዱ እንዳለ እንዴት እያስኬድኳቸው እንዳለ በጥልቀት ማሰብ ማለት ነው። ወይም ለአብዛኞቻችን ይመስለኛል። ሚከብደን ነገር ነው ብዬ አስባለሁ። ለብዙ ሰው ይሄ ምንድነው ራስን መገምገም ራስን ማየት እየሰሩ እያደረጉ ያሉትን ነገር እንዴት እንዴት ነው እዚህ የደረስኩት? ከዚስ የተሻለ ለማድረስ ምን ማድረግ ነው ሚጠበቅብኝ። ብሎ እ ነገሮ በጥልቀት መመርመር ማየት መቻል ማለት ነው። እና እኔ ማለት በየጊዜው ነው እንደዛ ማደርገው ማሰላሰል ግዴታ ነው ብዬ ነው ማስበው። ከላይ ከላይ ማሰብ እኔ አልወድም። አልችልምም እውነቱን ለመናገር አሁን ላይ በቃ አእምሮዬ ነገሮችን በጣም በጥልቀት ካላየ ነገሮችን በስነ ስርዓት ካልተገነዘበ በስተቀረ። ድርጊቱ ላይ ይከብደኛል። ያልገባኝ ነገር ማድረግ አልችልም። አንድ ነገር በስነ ስርዓት ክል ልከውነው ከሆነ ወይም ልሰራ ከሆነ የግድ ልረዳው ይገባል ያንን ነገር እና ለመረዳት ደግሞ ማሰላሰል ይፈልጋል። ማየት ይፈልጋል እንዴት ነው እየሄደ ያለው ሚለውን ነገር መረዳት ይፈልጋል። እና በአብዛኛው እኔም እንዳልኩት ለመረዳት እሞክራለሁ እንዴት ነው እየሄድኩ ያለሁት እንዴት ነው እየሰራሁ ያለሁት የሚለውን ነገር ለመረዳት እሞክራለሁ። ያ ሂደት ነው ማሰላሰል ሚባለው አይደል? ነገሮችን ማየት በጥልቀት መረዳት። እንደዚህ ቢሆን እንደዚህ ይሆናል ወይ ወይም የነገሮችን አመጣጥ አስቀድሞ ለመረዳት መጣር መሞከር ማለት ነው። ማሰላሰል ማለት እና እሱ ሂደት አውቃለሁ ብዙ ሰው እንደማይደፍረው ይገባኛል። ምክንያቱም አንዳንድ ቦታ ላይ እሚያም ነገር አለው። ለምንድነው እንዲህ ያደረኩት ብለን ራሳችንን ስንጠይቅ። መልስ ማገኝ ማላግ ማናገኝባቸው አጋጣሚዎች ሊኖሩ ይችላሉ። ታዲያ ለምንድነው ያደረኩት ለምንድነው እንደዚህ ያሰብኩት ለምንድነው እንደዚህ የተሰማኝ ብለን ለመጠየቅ። ስንጀምር ገና አንደኛ መልሶቹ ግልጽ ላይሆኑ ይችላሉ። ሁለተኛ ደግሞ ማሰቡ በራሱ ላይመጣ ይችላል። እና ለብዙ ሰው አድካሚና የሆነ ሚያም ነገር እንደሆነ። ይገባኛል ግን ምን ልንለምደው ሚገባ ነገር ነው። ምክንያቱም እንዳልኩት ነው አንዳንድ ነገሮች ሳናውቃቸው ነው እዚህ ደረሱት ሳይገባን ነው እዚህ የደረሱት። ለምን እንደምናደርጋቸው ካለማሰላሰላችን የተነሳ ምናልባት በልማድ ነው እያደረግናቸው ያለነው። ምናልባት ደግሞ ማይጠቅሙን ነገሮች ናቸው እየፈጸመን ያለነው። እና ምን ያህል ጊዜያችንን እየባከንን እየባከነ እንደሆነ ምን ያህል ሀይላችን ሀሳ ሀሳባችን አይምሮአችን አላስፈላጊ ነገር ላይ እየባከነ እንደሆነ። ለማሳየት ወይም እሱን ለማስተዋል የግድ ማሰላሰል አለብን ማለት ነው። ማሰላሰል ሲባል ጭንቀት አይደለም። ማለት መጨነቅ ነገሮች ካሉት ማለት ካሏቸው። ሀይል ወይም ካሏቸው መጠን። አብዝቶ ማሰብ ወይም ካሉበት ግዝፈት የበለጠ ግዝፈት መስጠት ማለት አይደለም። ማሰላሰል ማለት እሱ ጭንቀት ነው ሚባለው። መጨነቅ ማለት ካሉበት መጠን ከፍ አድርጎ ነገሮችን ለማሰብ መሞከር ነው። ጭንቀት ማለት ወይም ደግሞ ካለው ከመጠነኛው ከሚባለው ማሰብ ያለፈ ስለ ነገሮች ያለን ማስተንተን ማብሰልሰል ነው። ጭንቀት ሚባለው አሁንማ ማሰላሰል ሲባል ግን ነገሮችን በጥልቀት ለማየት መሞከር ማለት ነውና። ከጭንቀት ጋር በጣም ማይዛመድ ነገር ነውና። መጠን ያሉንን ነገሮች ያደረግናቸውን ያሉን ነገሮች መሰላሰል በየጊዜው አስፈላጊ ነው ብዬ አምናለሁ። እኔም ተመሳሳዩን አደርጋለሁ።

እሳት ማንደድ ትችላለህ? አዎ በደንብ ነው የምትለው? እሳት ማንደድ እችላለሁ ቀላል ነገር ነው እኮ። እንደውም አሁን ላይ በጣም ቀላል ነው ማንደድ ሁላ ላይጠበቅብን ይችላል። ዘመናዊ ስቶቦች ስላሉ በዛ ነው ምግብ ለማብሰል ማንኛውም አይነት ነገር ለመስራት የምንበላው ነገር ለመስራት ስቶቦቹን ነው የምንጠቀመው ና። ድሮ ግን እሳት ማያያዝ እሳት ማንደድ በደንብ ነበር። ምችለው ስቶቦች ከመምጣታቸው በፊት እኔም ሌሎች ያኣካባቢ የሚኖሩ ሰዎች የሚጠቀሙት እሳት በማንደድ ነው። ምግብ ለማብሰል የምንፈልገውን ሌሎች የምንፈልጋቸውን ነገሮች ለማዘጋጀት መጀመሪያ እሳት አንድደን ከዛ በኋላ ነው መስራት እምንጀምረውና እና ሂደቱም እንዴት ነው መጀመሪያ የሚቀጣጣል ነገር ነው የምታዘጋጀው ወረቀት ሊሆን ይችላል። ጥጥ ሊሆን ይችላል ወይም ስፖንጅ ሊሆን ይችላል ብቻ የሆነ ሊቀጣጠል የሚችል በቀላሉ ሊቀጣጠል የሚችል ነገር መጀመሪያ ታዘጋጃለህ። ከዛ በኋላ ጭድ ነገር በተለይ እንደዚህ ቀጫጭኖች ጭዶች ከተገኙ እነሱ አሪፍ ናቸው ቶሎ ስለሚያያዙ እሳታችን ቶሎ እንዲነድ ያደርጋል ማለት ነው። እና በዛ ጭድ መሳይ እንጨቶች አድርገን ከዛ በኋላ ክብሪት በክብሪት እሳቱን ማያያዝ ነው ምንም የሚከብድ ነገር የለውም። እና እሳቱን ካያያዝን በኋላ ቀስ እያለ በነፋስ በራሱ እየተቀጣጠለ እየተቀጣጠለ ይሄዳል መጀመሪያ ላይ ካራገብነው የመንደድ የጀመረው እሳት ሊጠፋ ይችላል ምክንያቱም አየር ስለሚበዛበት ማለት ነው። ግን ውስጥ ውስጡን እየነደደ እየነደደ ሲሄድ ቀስ እያልን ማረገቢያውን በቀስታ ስናራግበው በራሱ ኪዜ መንደድ ይጀምርና ካዘጋጀነው ከሰል አንድ ሁለት ጣረን ጣል አድርገንበት ከዛ መቀጣጠል ሲጀመር ከ ከክሰሉ ጋር ይነዳል ማለት ነው። አብሮ ከዛ ያኛው ጭድ ምናምን ወይም እንዲቀጣጠል ብለን የጨመርናቸው አንዳንድ ነገሮች ወረቀት ሊሆን ይችላል ጭድ ሊሆን ይችላል ቅድም እንዳልኩት እነሱ ቀልጠው ሲጨር ሲ ሲያልቁ ፍሙ ደግሞ ወይ ደግሞ ከሰሉ እሳቱን ቀስ በቀስ እየያዘው ይሄዳልና እሱን ማርገብገብ ነው። ከዛ በኋላ ያለው ስራ ማለት ነውና በጣም ቀላል ያደርገዋል እነዚህ ጭድዎች ወይም ወረቀቶች ማንደድ ቀላል ያደርገዋል። ሌላው ደግሞ በጣም አደገኛ ነገር ቢሆንም አንዳንድ ሰዎች ላምባ ይጠቀማሉ በቀላሉ ላምባና ወረቀት አድርገው ከስሉ ላይ ያስቀምጡታል ወይ ሳኒታይዘርም ሚያደርጉ አሉ ወይ አልኮሆል ሚያደርጉ አሉ ግን ደግሞ በጣም ከፍተኛ የሆነ ተቀጣጣይነት ያላቸው ባህሪ ያላቸው ፍሳሾች ስለሆኑ በጣም አደገኛ ነው። እሱ ነገር እንደዛም ሆኖ ግን ሚጠቀሙ ሰዎች ነበሩ አስከ ቅርብ ጊዜ ድረስ ከዛ ባለፈ ከአደገኛነቱ ባለፈ ደግሞ ሽታ አለው። ማለት ቅርብ ቦታ ላይ ሆነህ ማርገብገብ አትችልም ምክንያቱም በጣም ከጢሱ ሚወጣው ሽታ በጣም አደገኛ ነው በጣም ነው የሚያስጠላው። እና እሱ እሱ አለ ከዛ አይን በጣም ነው የሚያቃጥለው እንደሚታወቀው ምክንያቱም ጭስ ስለሚወጣው አይን በጣም ያቃጥላል ረጅም ጊዜ ይሆንም የሚያቃጥል ነገር ስሜት አለው። ይበላሃል ምናምን እና ለረጅም ጊዜ እንደዛ እንጠቀም ነበረ ምግብ ለማብሰል ቡና ለማፍላት እሳት ማያያዝ እንዳውም እኔ በቀላሉ ከማይናድድላቸው ሰዎች መሃል ነበርኩኝ ረጅም ጊዜ ወስዶል ወስዶብኛል ያንን ነገር ለመለማመድ ማለት ነው። ምንድነው? ቶሎ ይጠፋብኛል ቶሎ ክርቢቱን ስለኩሰው ቶሎ ይጠፋል ወይ ደግሞ ከመያያዙ በፊት ቶሎ እሳቱ ይረግብና ምንም ከሰሉ ጋ ሳይደርስ ይጠፋብኛል ማለት ነው። እና እሱ ሄደት ትንሽ ልምድ ሚፈልግ ነገር አለው። እናቶቻችን በጣም ጎበዝር ናቸው እንደሚታወቀው እንጀራ ለመጋገር ይሄ የሀገር ቤት ምጣዱን በእንጨት ለማያዝ እንደውም እነሱ የሚጠቀሙ ትላልቅ እንጨቶች ናቸውና ትንሽ ለመቀጣጠል ጊዜ የሚወስዱ ናቸው እንደዛም ሆኖ ግን እነሱ በአፋቸው እፍ እያሉ ጭስ እያፈናቸው ምናምን ነበር የሚሰሩትና። ለመለማመድ ትንሽ ጊዜ የወሰደብኝ ነገር ቢሆንም ግን የማይከብደኝ ነገር ነው

የምትወደው ፍራፍሬ ምንድነው? እኔ በጣም ምወደው ፍራፍሬ አፕል ነው አፕል በጣም ነው የምወደው እንደሚታወቀው በቀላሉ ሚገኝ አይነት ፍራፍሬ ነው ብዙ ለማግኘት ከባድ አይደለም መጀመሪያ አካባቢ ጣዕሙ የሆነ የሚጎመዝዝ ነገር አለው የተለየ ሽታ የለውም የሆነ አይነት ሽታ አለው በርግጥ ግን የሚለይ ወይም ያስጠላ ወይም ደስ የሚል ምናምን ብለህ የምትከፍለው አይነት ሽታ የለውም የተለየም ነገር የለውም ብቻ ግን ጣዕሙና ይሄ ክርሽም ክርሽም የሚለው አይነት አፍ ላይ የሚፈጥረው ስሜቱን እሱን እወደዋለሁ ከጤናማ አንፃር ምን ያህል ተቃሚ እንደሆነ ይታወቃል አፕል መብላት አንድ አፕል አንድ አፕል በልተህ አንድ ዶክተር ከራስህ አርቅ የሚባል አባባል ሁላ አለና ይሄ ማለት ምንድነው በቀን አንድ ሰው አንድ ሰው በቀል አንድ አፕል መብላት ቢችል በበሽታ የማይያዙና ዶክተር ጋይ የመሄዱ እድል በጣም ይቀንሳል ተብሎ ነው የሚታሰበው እና ከዛ አንፃር የጤና ጠቀሚታው ከፍተኛ እንደሆነ ይታወቃል እና እሱን ለማለት ነው ከዛም አንፃር አፕል በጣም ሊወደድ የሚገባው ከፍራፍሬ አይነት እንደሆነ አስባለሁ አሁን ላይ እኛ ጋ በብዛት አለ በርግጥ ሱቆች ላይ ሱፐርማርኬቶች ላይ በቀላሉ የሚገኝ አይነት የፍራፍሬ አይነት ቢሆንም ነገር ግን ውድ ነው በጣም ከሌሎች የፍራፍሬ አይነቶች በጣም ውድ ነው ዋጋው ለምን እንደሆነ አላቅም ግን በጣም ይወደዳል ሁል ጊዜ በቀላሉ የሚገኝ አይነት አይደለም እና ሰው አይደፍረውም ለመግዛት እነዚህ ሀብታሞች ምናምን ወይት ካልሆነ በስተቀረ ማንም የሚያገኘው አይነት ወይ ደግሞ በትንሽ ዋጋ የሚገዛ አይነት አይደለም አሁን ላይ ሁሌ ይገርመኛል ማለት ፍራፍሬ ሲባል እኮ ከተከልነው በኋላ ምድር የምታበቅለው ዘር ነው አይደለ ለምንድነው በዚህ መጠን የሚወደረው ብዬ አስባለሁ እንደውም በጣም ርካሽ መሆን የነበረበት ለሁሉም ተደራሽ መሆን የነበረበት እሱ ነው ብዬ ነው የማስበው ና ምኑ ነው እንዲህ እንዲወደድ የሚያደርገው ማለት ሰዎች ጤጤናቸውን ለመጠበቅ ፍራፍሬ መብላት እንዳለባቸው ይታወቃል ማንኛውም አይነት ፍራፍሬ ማለት ነውና ግን ዋጋቸው በጣም የማይገናኝ ነው ዋጋቸው እና ለምንድነው በዚህ ልክ ፍራፍሬ የሚወደደው ብዬ ሳስብ ምንም አይነት ምክንያት ወደ አእምሮዬ አይመጣም እንደውም ይገርመኛል ማለት ነው ምክንያቱም እንዳልኩት አቃለሁ የጤና ጠቀሜታ አንፃር በቀላሉ ከተከልከው በኋላ የሚገኝ ነገር ከመሆኑ አንፃር ርካሽ ሊሆን ሚገባው ወይም በቀላሉ ሊገኝ የሚገባው ነገር ሆኖ ሳለ ለምንድነው በዚህ መጠን የተወደደ ብዬ አስባለሁና እሱ እሱ ነገር አለ ከዛ ባለፈ ስለ አፕል ልል የምችለው ነገር ቀለሙ ደስ ይላል እንደሚታወቀው ቀለሙ ደስ ይላል ሲታይ ከብዙ ከብዙ የፍራፍሬ አይነቶች በጣም የሚያምር ገጽታ ያለው ፍራፍሬ ነው አፕል ቀለሙ በጣም ነው ድረስ የሚለው ቀይ ቀለሙ የሆነ ደስ የሚል ነገር አለው ልስላሴው በጣም ደስ ይላል ስታኝከው ያለው ጣዕም ደስ ይላል ከዛ ባለፈ ደግሞ ይሄ ኩሽም የሚለው አፍ ላይ ሲገባ ወይ ሲታኘክ እሚ ያለው ምንድነው ሚባለው ተፈጥሮ በጣም ነው ደስ የሚለኝና እሱን እሱን ሳስብ የምወደው የፍራፍሬ አይነት አፕል ነው ብዬ ባወራ ይቀለኛል ማለት ነው ከብዙዎች አንፃር እሱን ነው ይበልጥ ምወደው

የአመራር ሚና አለ አመራር ነው ሊባል ይችላል። እኔ እንጃ እርግጠኛ አይደለሁም። ግን ስራ ቦታ ውስጥ ከቅርብ አለቃዬ ቀጥሎ ነገሮችን የመምራት የማስተዳደር አዳዲስ ነገሮችን የመመልከት አጠቃላይ ደግሞ የመስሪያ ቤቱ ስራዎች እንዴት እየሄዱ እንዳለ የመ የማየትና የመገምገም ስራው የኔ ነው በአብዛኛው ሊባል በሚችል ደረጃ ነው። ምናልባት እሱን እንደ አመራር ከታየ አዎ ብዬ መናገር እችላለሁ። ከዛ ባለፈ ግን ከቅርብ አለቃዬ ጋር እንዳልኩት በጣም የጠበቀ ግንኙነትና ቅርበት ነው ያለኝ። እና ከእሱ ጋር እያወራን ስራው እንዴት እየሄደልን እንዳለ ደንበኞች በስራችን ላይ ያላቸውን አስተያየት አጠቃላይ ግምገማ በዛ ላይ ደግሞ በየወሩ ስለምናወጣቸው እቅዶች ምን እያሰብን እንደሆነ እንዴት እያስኬድናቸው እንዳለ እናወራለን። በዛ ዙሪያ ደግሞ ያሉትን ለውጦች ወይ ደግሞ ማስተካከል ያለቡን ያልልቡንን ያልልቡንን ነገሮች ደግሞ በምን መንገድ ማስተካከል እንደምንችል። በየጊዜው እየተሰባሰብን የማየቱ የመምራቱ አጠቃላይ ደግሞ የ የቢሮ ሰራተኞች ስራ የተሰጣቸውን ስራ በምን አይነት ጊዜ በምን ያህል ጊዜ በምን አይነት ሁኔታ በምን ያህል ጥራት እየሰሩ እንዳለ የመከታተል ስራው። በወሳኝነት የኔ ነውና እሱን እንደ አመራር ሚና ልገልጸው እችላለሁ። ከዛ ባለፈ ግን አጠቃላይ የድርጅቱ አላማ እና እቅድ በምን ያህል ደረጃ እያደገ እና በምን ያህል ፍጥነት እየሄደ እንዳለ የመከታተሉ ስራም ጭምር እኔ ነኝ የምሰራው። እና እሱን እሱን ስል

ለሌሎች ማስተማር ትችላለህ? ሌሎች ማስተማር በጣም ደስ የሚል ነገር ነው። እውነቱን ለመናገር እንደውም የህፃንነት ምኞቴ አስተማሪ መሆን ነበረ። ረጅም ጊዜ አስተማሪ መሆን ይመስለኝ ነበር። ቤት ውስጥ እንዳውም ከ እቤት የመሃል ልጅ ነኝ እና መሃል ላይ ያለዉኝ ልጅ ነኝ። እና ከእኔ ታናናሾች እነሱን ማስጠናት እነሱን ትምህርታቸውን እንዲጎብዙ ብቻ በብዙ መልኩ ማገዝ ስራዬ ነበረ። ለረጅም ጊዜ ከቤተሰብ ጋርና እሱን እንደ ልምድ ወስጄው ይሁን ወይ ደግሞ ምናልባትም እሱ ጋር ጥሩ ሆኜ ስላየው ራሴን እንደዛ በዛ ምክንያትም ሊሆን ይችላል። ብቻ አላውቅም ብቻ ግን አስተማሪ መሆን ይመስላኝ ነበር እና ትልቅ ፍላጎት ነበረኝ። አስተማሪ የመሆን እና የሆነ ጊዜ ስምንተኛ ክፍል ይመስለኛል ነበርኩኝ እና እንግሊዘኛ አስተማሪያችን እያስተማሩ ምንድነው መሆኑን የፈለጉት እያሉ እየጠየቁ ክላስ ክፍሉን ሙሉ እየዞሩ እየጠየቁ ነበር ነው። እና ምንድነው መሆን የምትፈልጉት እያሉ ሁላችንም ጠየቁን። እና ሁሉም ኢንጂነር ዶክተር ምናምን ፖሊሲ ያለ አለ ወታደር ያለ አለ ብዙ የስራ ዘርፎች ሰዎች የክፍል ጓደኞች እየጠሩ እኔ ብቻ አስተማሪ መሆን እፈልጋለሁ ብዬ አስተማሪ አልኳቸው ማለት ነው። ዝም ብለው በደንብ አዩኝ አስተማሪ ስላቸው ገረም ገረምኳቸው መሰለኝ ብቻ ረዘም ላለ ጊዜ ዝም ብለው ካዩኝ በኋላ እሺ ብለው ዝም ብለው ሄዱ ማለት ነው። ከዛ በኋላ ክላሱን ሙሉ ጠይቀው እኔን ብቻ ነው አስተማሪ መሆን እፈልጋለሁ። ያለ ሰው ያገኙት ማለት ነውና። ጠሩኝ ነይ ወደዚህ ምናምን ብለውኝ አቤት ምናምን አልኳቸው አልኳቸው። ከዛ ለምንድነው አስተማሪ መሆን የፈለግሽው ሲሉኝ? በቃ ጎበዝ እንደሆንኩኝ ነው የሚሰማኝ ሁለተኛ ነገር ደግሞ በጣም ሁሉም ሰው ዶክተር መሆን ይፈልጋል ሁሉም ሰው ኢንጂነር መሆን ይፈልጋል። ከዛ ግን ሁሉም የሚሆነው ግን በአስተማሪ ነውና። መሰረቱን እኔ መሆን እፈልጋለሁ በቃ ሰውን የማነጽ የማሰራት ዶክተርም ጋር ይሁን ኢንጅነርም ጋር ይሁን ማንኛውም አይነት የስራ ሞያ የሚያደርሰው ግን አስተማሪ ነው ብዬ ስለማስብ ነው። ምናምን ስላቸው ይበልጥ ገረምኳቸውና በቃ አጨብጩቡላት ምናምን አሉ በጣም ደስ አላቸው። ያኔ የተሰማኝ ምንድነው? መረጥ አንደኛ በህፃንነት ልቤና በህፃንነት አስተሳሰቤ ነበር እንደዛ ያልኩት የመጀመሪያው እሱ ነው። ሁለተኛው ነገር ደግሞ ለምን በዚህ መጠን ተሰማቸው አስተማሪዬ ለምን በዚህ መጠን ተሰማቸው? ማለት አስተማሪዬ የሚከበር ሙያ አይደለም። ብዙ ነገር የሚቀረውም ሙያ እንደሆነ ነው ብዙ ሰው የሚያስበው እንደገና ደግሞ የደሃ ሙያም ነው ማለት ጥሩ ደሞዝ አይከፈላቸውም። እና ብዙ ሰው ለአስተማሪነት ራሱን አያጭም ብዙ ሰው ብዙ ወላጅ ልጁን አስተማሪ እንዲሆን አይፈልግም በጭራሽ ምክንያቱም አያኖርም ማለት የሚያስከብር ሙያ ነው ሚወደድ ሞያ ነው እርግጥ ነው። እንደገና ደግሞ እውቀት የሚፈልግ ትምህርት የሚፈልግ ራስን በየጊዜው ባሳደግ የሚፈልግ ሙያ እንደሆነ ሁሉ ሰው ሁሉ ሰው ይስማማትም ይስማማበታል። ነገር ግን ግን ራሱን አስተማሪ መሆን እፈልጋለሁ ብሎ ማለት ግን አይደፍርም። ለምንድነው እሱም የሚሆነው? ገንዘብ የለውም በቃ በቀላሉ ገንዘብ አያስገኝም ለገንዘብ ለምትሰራው ስራ አይደለም። አገኝበታለሁ ብለህ የምትሰራው አይደለም ይልቁንስ ከ ከትውልድ ጋር ሰዎችን ከማነጽ ጋር የሚገናኝ ስራ ስለሆነ ትንሽ ጥንካሬ የሚፈልግ ነገር ነውና። መገረማቸው እኔን ራሱ አስገርሞኝ ብቻ ተጨብጭቦልኝ ምናምን ገብቼ አቃለው እና እንዲህ አይነት አጋጣሚ አለኝ። ከዛ ባለፈ ግን እንዳልኩት ታናናሽ ወንድሞቼን እህቶቼን አስተምር ነበር አስጠናቸው ነበር ክላስ ውስጥ ሆኜ ቤት ውስጥ ሆነን እኔ ነበር የማስተምራቸውና ሳስረዳቸው ደስ ይላቸዋል በደንብ ይገባቸዋልና ምናልባት እንደዚህ አይነት ዝንባሌ እንደነበረኝ በልጅነቴ ይታወቀኝ ነበር። አላውቅም ብቻ ግን መጨረሻ አልሆንኩም ግን ሰዎችን ሳስረዳ ወይም ሳስተምር ጎበዝ ነኝ ብዬ ነው የማስበው እንደሚዋጣልኝም አንዳንድ ሰዎች ይነግሩኛል

ማች መዋኘት ትችላለህ መዋኘት ትችላለህ? አዎ እርግጥ ነው በቅርቡ ነው የጀመርኩት። ልምምዱን ከዛ ግን ከ አምስት ቀን ልምምድ በኋላ አሁን ላይ በጣም ጎበዝ ዋናተኛ ሆኛለሁኝ። በጣም ደስ የሚል ነገር ነው እውነቱን ለመናገር። እሱም እንዴት ነው? መጀመሪያ አካባቢ በጣም ያስፈራል። በጣም ያስፈራል የሚገርመው ምን እንደሚያስፈራኝ ነው ያልገባኝ እንጂ ልጆች እያለን እኮ እየተወለድኩበት ሰፈር አካባቢ የሆነ ወንዝ ነበር። ወንዙ ደግሞ ሄዶ ሄዶ የሆነ ሀይቅ የሚመስል ትንሽዬ ሀይቅ መሳይ ነገር ብቻ ይፈጥራል። እና እሱ ጋር ከላይ እየተወረወርን እንገባ ነበረ ልጆች ሆነን ማለት ነውና። ያን አልፈራም ነበረ። በርግጥ የተወሰኑ ቀናቶች ወስዶ ወስዶብኛል ለመለማመድ ግን ያን ያክል አልፈራም ነበረ። አሁን ላይ ግን ምንድነው? ይሄን ያህል ያስፈራኝ ብዬ ራሴን ሳስብ ይገርመኛል። እና በተለይ የመጀመሪያው ቀን አካባቢ በጣም ከፍተኛ የሆነ ፍርሃት ነበረኝ ለመራመድ ሁላ ነው ያልቻልኩት። ውሃ በጣም ነው የምወደው ማለት ረጅም ሰዓት ሻወር ላይ መቆየት ውሃ ያለበት አካባቢ ለረጅም ጊዜ መቆየት በጣም ነው የምወደው። እና ለምንድነው ይሄን ያህል እየፈራሁት ብዬ እያሰብኩኝ ነበረና። ምክንያቱ ባይገባኝም ግን በጣም ፈርቼ ነበረ በጣም ፈርቼ ነበረ። ከዛ ግን በሁለተኛው ቀን እንደ ድል እንደዕድልም ሆኖ ጥሩ ሰልጣኝ ነው ያገጠመኝ። እና ከእንትን በኋላ ከተወሰነ ከአምስት ቀን ነው በኋላ ግን አሁን ላይ በጣም ጥሩ የምባል ዋናተኛ ሆኛለሁኝ። አሪፍ ነው ያለሁት አሁን በቢያንስ በወር አንድ ጊዜ ለራሴ ለመዋኘት ነው እንደ እቅድ እንደ እቅድ የያዝኩት። በቃ ከጓደኞቼ ጋር የት እንሂድ ስንባባል አንዳንድ ጊዜ የምንሄድበት ቦታ ሲጨንቀን እንሄዳለን እንወኛለን ምናምን ነገር እና እሱ እሱ ነገር አለ። እኔ በጣም ዋና እንደምወድ ጓደኞቼ ያውቃሉና ያውቃሉና እንሂድ ስንባባ አያሳፍሩኝም ይዘውኝ ነው የሚሄዱት። እንኳንስ አሁን አሁን ኦሬዲ ማለት ለምጃለሁ በደንብ በስነ ስርዓት መዋኘት ችያለሁ። ግን መጀመሪያ ያለመድኩ ጊዜ እየለመድኩ ያለበት ጊዜ ላይ ጓደኞቼን አያሳፍሩኝም ነበር ይዘውኝ ነበር የሚሄዱት በጣም ይታገሱኝ ነበር። የምፈልገውን ያህል እንድቆይ ያደርጉኝ ነበረ ያግዙኝ ነበረ እንዳልፈራ በጣም ብዙ ታግለዋል ገና እኔ መድፈር አልቻልኩም ነበር። ከሁሉም የተፈጥሮ ነገሮች ውሃ በጣም ነው የምወደው። ውሃ ላይ መቆየት ለረዘም ያለ ሻወር መውሰድ በጣም ነው የምወደው። እና ከምወደው ከማፈቅረው ጋር የመገናኘት ያህል ነው ስሜቱና የሚሰማኝ ደስታ ሁሌም ከዋና በኋላ የሚሰማኝ ደስታ ይሄ ነው ልለው የምችል አይደለም የሚሰማኝ የሆነ ቅልል የማለት ስሜት እረፍ የማለት ስሜት በጣም ነው የምወደው። እና ማለት የውሃ አንዱ ጥቅም እንደሚታወቀው እንትን ነው። የማደስ ሀይል አለ ውሃ ምንም ነገር አንደኛ ያጥብሃል እያጠበ ስለሆነ ለምሳሌ ቆሻሻ ከነበረ የማጠብ ሀይል አለው። ውሃ ስለዚህ ከእንደገና የመታደስ ወይም አዲስ የመሆን ሀይል አለው ማለት ነው። የማድረግ አዲስ የማድረግ ነገሮችን ሀይል አለው። ከዛ ባለፈ ግን ቀለል አይነት ያለው ስሜት እንዲሰማ በጣም እጅጉን ትልቅ የሚባል ሚና ነው የሚጫወተው ውሃ እና ይቀላል በጣም ይቀላል በጣም ደስ የሚል ነገር ነውና። እኔም ውሃ ወዳጅ እንደመሆኔ መጠን ለመዋኘት ሲሄድ አጭር ጊዜ ወይ ትንሽ ከዋኘው በኋላ መውጣት ምናምን ደስ አይለኝም ጭራሽ ነው። ቀን ለሰአታት ለምሳሌ ሁለት ሰዓት ከሆነ ምንቆየው ሁለት ሰዓት ሙሉ ውሃው ላይ ነው የምቆየው እንጂ እየወጣሁ እየገባሁ አይደለም በቃ መውጣት አልፈልግም ከገባሁኝ መውጣት አልፈልግም። በጣም ነው የሚያዝናናኝ በጣም ነው ሰውነቴን የሚያፍታታኝ እና መዋኝት በደንብ ነው መቼም አሁን።

ሻማ ማብራት ትወዳለህ አዎ አንዳንድ ጊዜ በተለይ የ ምን አይነት ቀናቶች ላይ ነው ሻማ በጣም ማብራት የምወደው። ያው መብራት የጠፋ ምናምን እንዳለ ሆኖ መብራት ሲጠፋ የመጀመሪያው የብዙዎቻችን ብዬ ባስበው አማራጭ ሻማ ማብራት ነው። ከእንትን ቀጥሎ ላምባሬና የሚያበሩ ምናምን ሰዎች አሉ እርግጥ ነው። ግን የመጀመሪያው የኔ የመጀመሪያ መጫ ሻማ ማብራት ነው። ከዛ ግን አንዳንድ ቀን መብራቱን እጠላዋለሁ። መብራቱ ኖሮ ራሱ ብርሃኑ ያስጠላኛል በተለይ ከስራ መጥቼ ደክሞኝ አንዳንድ ቀናቶች አሉ ብቻው ጫና የበዛባቸው ቀናቶች አሉ እና እንዲህ ባሉ ቀናቶች ይሄ መደበኛ ወይም ሁሌ ያለው የክፍሌ ብርሃን እጠላዋለሁ። በቃ አይምሮዬ አይኔ እሱን እንትን ማድረግ አይችልም መቋቋም አይችልም። እና ያኔ ምንድነው የማደርገው ሁሉንም አይነት መብራቶች አጠፋና አንድ ሁለት ሻማ ብቻ አበራለሁ ማለት ነው። አንድ ሁለት ሻማ ብቻ አብርቼ ሻወር ወስጄ ራሴን ያዝናናው ለስለስ ያለ ሙዚቃ እየሰማሁኝ። እንዴት እንደምወደው ልገልጸው አልችልም በጣም ነው ያን ጊዜ የምወደው። እንዲህ ያለውን ጊዜ በጣም ነው የምወደው በየጊዜው ለራሴ መስጠት የምፈልገው እንዲህ ያለውን ጊዜ እና። እንዳልኩት መጀመሪያ ሻወሬ ነው የምወስደው። ሁሌ ከስራ መልስ የሚታየኝ ማድረግ የምወደው የመጀመሪያ ነገር ሻወር መውሰድ ነው። ሻወር እወስዳለሁ ቀለል ያለ ልብስ እለብሳለሁ ራሴን አዘጋጃለሁ እራቴን አዘጋጅቼ እበላለሁኝ። ኧረ አንዳንዴ ደግሞ ራሴን አዘገየውና ሰራርቼ ምናምን አዘጋጅቼ መብራቶቹን አጥፍቼ ሻማ እለኩሳለሁ ማለት ነውና። እና ሻማ ሻማ ለኩሼ አንድ ሁለት ሻማዎች በቂ ናቸው። ምክንያቱም ከፍተኛ ብርሃን ነው ያልፈለኩት እና ለስለስ እንዲልልኝ አነስ ያሉ ሁለት ሻማዎችን አበራለሁኝ ከዛ ብቻዬን ነው የምሆነው። ለስለስ ያለ ሙዚቃ እከፍታለሁ ከዛ ያለፈ ፊልም ማየት ቴሌቪዥን ማየት ስልኬን መነካካት ምናምን ጭራሽ ነው የማልፈልገው እንዲህ ባሉ ጊዜያቶች። ከዛ ለስለስ ያለ ሙዚቃዬ እየሰማሁኝ ሰውነቴ ቀሎኛል ቀለል ያለ ልብስ ለበሻለሁ። ክፍሉ ደግሞ ቀለል ያለ ዝግ ያለ ብርሃን ያለበት ነውና በጣም ደስ የሚል ጊዜ ነው። ለራሴ እንዲህ ያለውን ጊዜ ለራሴ በየጊዜው መስጠት በጣም ነው ደስ የሚለኝ ሰው የሚወደውን ምንም ነገር ማድረግ አለበት ብዬ አስባለሁ። ህይወት በጣም ከምናስባት እጅግ በጣም በላይ አጭር ናትና ሁል ጊዜ ለራሳችን ማድረግ የምንፈልገውን ወይም መስጠት የምንፈልገውን ነገር መስጠታችንን እርግጠኛ መሆን አለብን በየቀኑ በየቀኑ በየደቂቃው ለራሳችን የሚጠቅም ነገር ለራሳችን እየሰጠን እንዳለ እርግጠኛ መሆን አለብንና። እኔም ይሄ እንዲህ ያለውን ጊዜ ለራሴ በጣም ስለምወደው ለራሴ በየጊዜው መስጠት እፈልጋለሁኝ። እንዳልኩት ደስ የሚል ጊዜ ነው እኔ የምወደው ጊዜ ነው። ረጅም ሰዓት ባሳለፍ በቃ ተጨማሪ ሀይል የሚሰጠኝ አሁን ከስራ መልስ ነው እንዳልኩት ደክሞኛል ማረፍ ፈልጌያለሁ። እና የእረፍቴ መልክ ግን በዚህ መልክ እንዲሆን ስለምፈለግ ነው እንደዛ የማደርገውና ሰው ለራሱ ያለውን ፍቅር ለራሱ ለህይወቱ ለእድሜው ያለሆነ አክብሮት የሚገልጽበት መንገድ የሚወደውን ነገር ለራሱ በመስጠት ነው ብዬ ነው የማስበው። እና የምወደውን ነገር ከምወዳቸው ነገሮች ወይም ከራሴ ጋር ጊዜ ሳሳልፍ ከሚሰጡኝ ሰላም ከሚሰማኝ እረፍት የሚበልጥብኝ ምንም ነገር የለም። እና ሻማ ማብራት ደግሞ ቀጥታ ከአእምሮዬ ጋር የሚገናኘው በዚህ መንገድ ነው። እና እንዲህ አይነቱን የራስ ጊዜ የብቻ ጊዜ በጣም ስለማወደው እንደገና ሻማ ደግሞ የቀለሙ የሚያወጣው ቀለም ይሄ ወርቃማ ቀለሙ በጣም ነው። የምወደው እና እንዳልኩት የመኝታ ክፍሌ ትንሽ ሰፋ ይላል እና ሁለት ሻማ ብቻ ነው ማብራት የምፈልገው። በአጠቃላይ ጨለማም አይደለም ብርሃንም አይደለም አይነት መሃል ላይ ያለ አይነት ብርሃን ነው የሚሰጠኝ እና እሱን ብርሃን ደግሞ እኔ በጣም ስለምወደው። ሻማ ማብራት እወደዋለሁ በጣም

የዛሬ የመጀመሪያ ምግብ ምን ነበር? ዛሬ እንደ አጋጣሚ ሆኖ ጾም ነበረ ዛሬና እስከ ስድስት ሰዓት ሳልበላ ነው የቆየሁት ቆየሁት። ምንም አይነት ምግብ አልበላሁም ነበረ ጠዋት በባዶ ሆድ ውሃ ብቻ እየጠጣውኝ ነበረ። እንዲህ አይነት ጾሞች ለራሴ እሰጣለሁ አንዳንድ ጊዜ በሳምንት አንድ ጊዜ ወይ ሳምንት ሁለት ጊዜ እያደረኩኝ ለራሴ እንደዚህ አይነት ጾም አውጃለሁ ለግሌና ምንድነው የማደርገው እስከ ተወሰነ ሰዓት ድረስ። ለአሥራ ሁለት ሰዓት ወይም ሃያ አራት ሰዓትም ሊሆን ይችላል። ጾም እሰጣለው ለራሴ። ከየት እንዳመጣሁት አላውቅም። ብቻ ግን አንዳንድ ቀን ዝም ብዬ ምግብ ስበላ ቁርስ በልቼ መልሼ ምሳ ምሳ በልቼ መልሼ መክሰስ ከዛ ደግሞ ራት ስበላ ሰውነቴን እያደከምክ ያህል ይሰማኛል። ማለት ሰው ብላና ሀይል እንድታገኝ ነው አይደለም የሚባል። ስትበላ ሀይል ታገኛለህ አይነት ነገር ነው። እኔ ግን በአንጻሩ ነው የሚሰማኝ ስበላ ይደክመኛል ስበላ የሆነ ይሄ ምቾት ያለመሰማት አይነት ስሜት ይሰማኛል። እንደ በሀሳቤ ደግሞ እንዴት ነው የማስበው? በምበላበት ሰዓት ሰውነቴን ይበልጥ ስራ እንዲሰራ እያደረኩኝ ያለው አይነት ስሜት ነው የሚሰማኝ። እና በተቻለ መጠን እበላለሁኝ መብላቴን አላቆምኩም ግን። እንዳልኩት በሳምንት አንዴ ወይም በሁለት ሳምንት የሆነ ያህል ጊዜ ያደረኩኝ ለራሴ ጾም አደርጋለሁኝ። እና ዛሬ በጠዋቱ ምንም አይነት ምግብ አልቀምስም ብዬ ወስኜ ነበረ። ሙሉ ቀን ምንም አይነት ምግብ አልበላሁም ውሃ ብቻ እየጠጣሁ ነው ነው የዋልኩት። እስከ ስድስት ሰዓት ድረስ እንደዛ አደረኩኝ ከስድስት ስድስት እስከሆነ ብቻ እስከ አስር ሰዓት እስከሆነ ድረስ ምንም አይነት ምግብ አልቀመስኩም ውሃ ብቻ ነበር የጠጣሁት። እስከ ስድስት ሰዓት ግን ምንም አይነት ውሃም ምንም አይነት ምግብ ሳልቀምስ ነው የቆየሁት። ከዛ ግን ውሃዬን እያጠጣሁ ዋልኩኝ ማለት ነው። ሁለት ሊትር ከዛ በላይ የሚሆን ውሃ ጠጥቼዋለሁ። በዚህ በሙሉ ቀን ማለት ነው። እና ይሄ ምን ያግዛል አንደኛ እንዳይደክመኝ ሰውነቴ በፍሳሽ እጥረት እንዳይጎዳ ያደርገዋል። ጾም በራሱ ደግሞ ሰውነትም እረፍት የሚሰጥ ይመስለኛል። አንዳንዴ አንጀታችንን ይሄ ሲስተሙ በቃ የሆነ ማረፍ የሚፈልግ አይነት ነገር ነው የሚሰማኝ። የፍልስፍና ይሁን ከየት እንዳመጣሁት እርግጠኛ እሄዳለሁኝ ግን። ዛሬ እረፍት ቀን ነው ያለመብላት ቀን ነው። ዛሬ እና አስራ ሁለት ሰዓት ከአስራ ሁለት ሰዓት በኋላ ቤት እንደገባሁኝ ነው። ለመጀመሪያ የጤና ምግብ የምለው ለዛሬ ማለት ነው። እና እንዲህ በምሆንበት ሰዓት በተቻለ መጠን ቀለል ያሉ ሰውነቴን ወይም አንጀቴን ማያቃጥሉ ብዙም ደግሞ የሚያቃጥል ነገር ያልገባባቸው ምግቦች። ነው መብላት ያለብኝ ምክንያቱም ሙሉ ቀን ሳልበላ ነው ያልኩት። አሁን አሁን ትንሽ እየተላመድኩት ነው። በመጀመሪያ አካባቢ ትንሽ ድካም ነገር ነበረው። የሆነ ሰዓት ላይ ደግሞ በየአራት ሰአቱም አድርገዋለሁ አንዳንዴ ጊዜ እና ድካም የሚያሰማ ነገር አለው የሚያድክም ነገር አለው። እንደዛም ሆኖ ግን። ደስ የሚል ነገር አለው ሰውነቴ ሲቀለኝ ይታወቀኛል። ምግብ በማልበላበት ሰዓት ይሄ ቅልል የሚለው ስሜት አውቀዋለሁና እወደዋለሁም ደግሞ። እንደገና ደግሞ ምግብ ከበላሁኝ በኋላ ያለው ክብደት ሰውነቴ የሆነ ክብድ ሲለኝ ምናምን ደግሞ እሱ በጣም ነው የምጠላውና። በተቻለኝ መጠን ለራሴ ይሄ የሚጠቅመኝን ወይ ደግሞ የሚጠቅመኝ የሚመስለኝን ነገር መስጠት። ስለምወድ በተቻለኝ አቅም ይሄ ደግሞ ይሄ የጾምና ነው በራስ ላይ ጾም የማወጅ ነገር የሚጠቅመኝ ሆኖ። ከሚሰሙኝ ነገሮች መሃል አንዱ ነው። እና የዛሬ የጾም ቀኔ ነው። እንደ አጋጣሚ ምንም አይነት ነገር እስካሁን አልበላሁም። ወደ ማታ አንድ ሰዓት ወይም አስራ ሁለት ሰዓት ከምናምን አካባቢ ቤት እንደገባሁኝ የምበላ ይሆናል ማለት ነው።

ጾም ትፆም አለህ? ጾም እፆም አለው በየጊዜው የሚታወጁ ሃይማኖታዊ አጽዋማት ላይ። እጾማለሁኝ በስነ ስርዓቱ እንደሚታወቀው በየሃይማኖቱ ዘንድ በአመት ውስጥ ሰባት አይነት የጾም ጊዜያቶች ናቸው። ያሉት እና በሰባቱም ጊዜያቶች ላይ በተለይ ትልቁና ረጅም ከሁሉም ረዘም ያለ ጊዜ የሚቆየውን የአብይን ጾም ለሃምሳ አምስት ቀናት ነው የሚቆየው። ሃምሳ አምስት ቀን ማለት ከሁለት ወር በላይ ለሚሆን ጊዜ በጾም ነው የምናሳልፈው ማለት ነው። እና በዛ ጊዜ በተለይ ረጅም የሚባል የጊዜ ጾም ነው ከሁሉም በላይ ደግሞ በሃይማኖት ዘንድ በጣም በትልቅነቱ የሚከበር የሃይማኖት የፀሎት ጊዜ ነው። አብይጾም እና በዛን ጊዜ ምንም አይነት ጊዜ ሳልጾም እንዲያመልጠኝ አልፈልግም እና ጾማለሁኝ። ብዙ ጊዜ ከዛ እንደውም በቅርብ ከቅርብ ጊዜ ወዲያ አንዳንድ ጥያቄዎች ወደ አይምሮዬ እየመጡ ስለ ጾም ለምንድነው የምንጾመው ለምንድነው የምንጸልየው ምናምን የሚሉት ነገሮች። ጥያቄዎች ወደ አእምሮዬ የተመላለሱ ትንሽ መንገራገጫዎች ውስጥ ገብቼ ነበረ ለት በመሃል የተወሰነ ያህል ጊዜ አንዳንድ ከፍና ዝቅ የሚሉ ስሜቶች ነበሩኝ። ስለጾም እንደዛም ሆኖ ግን መጨረሻዬ የገባኝ ነገር ምንድነው? ጾም እጅግ በጣም አስፈላጊ ነገር እንደሆነ የምንጾመው ለትልቅ በጣም ለትልቅ ምክንያት እንደሆነ ከዛ ባለፈ ደግሞ ስንጾም ዋጋችን እንደምናገኝ መንፈሳዊ ህይወታችን እንደሚያድግ። ከአምላካችን ጋር ያለን ቅርበት ከመቼውም ጊዜ በላይ ከማንኛውም አይነት የሃይማኖት ልምምድ በላቀ ሁኔታ ጾም የሚያሳድግ ነገር እንደሆነ ብዙ ነገር የሚጨምርልን ነገር እንደሆነ እንዲገባኝ አድርጎኛል። ብዬ ነው የማስበው እና በጣም መልካም ነገር ነው በጣም እጅግ በጣም የተከበረ ነገር ነው። እንዳልኩት ደግሞ በተለይ ለእንደ እኔ አይነት መንፈሳዊ ህይወቱ በጣም ለሚያሳስበው የመንፈስ የመንፈስ እድገቱ በጣም ጥሩ ደረጃ ላይ እንዲገኝ እንደሚፈልግ ሰው እንደገና ደግሞ ራሱን በየጊዜው በማሻሻል ሂደት ውስጥ እንዳለ ሰው ጾም እጅግ በጣም ወሳኝ ነገር ነው። በሃይማኖት አባቶች ከሚታወጁት የአጽዋማት በተጨማሪ እኔ ለራሴ ለጤናም ቢሆን ብዬ የምጾማቸው አንዳንድ ቀናቶች አሉ በሳምንት ሁለት ጊዜ ሊሆን ይችላል ብቻ ወይ በሳምንት አንድ ጊዜ ሊሆን ይችላል። ለራሴ በራሴ የማውጃቸው የጾም ጊዜያቶችም አሉ እና ጾም ሃይማኖታዊ ጠቀሜታው መንፈሳዊ ጠቀሜታው እጅግ በጣም የላቀ ልምምድ ነው። ከዛ ባለፈ ደግሞ ለጤናም ያለው ጥቅም አብዛኞቻችን አሁን ላይ በተለይ ከቅርብ ጊዜ ወዲህ ሰዎች እየተረዳነው የመጣን ነገር ይመስለኛል። ምክንያቱም በበላን ቁጥር በተለይ ብዙ ምግብ በበላል ቁጥር በቀን ሶስት ጊዜ ከዛም በላይ በበላል ቁጥር ለስራችን ለአእምሮአችን ስራ እየሰጠን ለሰውነታችን ስራ ስራ እየሰጠን ነውና ያለነው በትንሹ ግን ጋብ ብናደርገው ወይም ደግሞ እረፍት ብንሰጠው የተሻለ ይሆናል የሚል ሀሳብ ነው ያለኝ። ሁሉም ሰው በዚህ ጉዳይ ላይ እየተስማማበት እየተስማማበት የመጣ ጉዳይ ይመስለኛል ለምንድነው? በተለይ የሆነ ታዋቂ ሰው ስለዚህ ጉዳይ ረጅም የሚባል ቃለ መጠይቅ ሰጥቶ ነበር። እና እሱ ጋር ሲያብራራ ምንድነው? የሚለው ሰዎች የምንበላው ምግብ ለመፍጨት አይምሯችን ከፍተኛው የሚባል ሀይል ያወጣል ማለት ነውና። ያንን ምግብ ግን አንድ ጊዜ ብንሰጠው ማለት በቀን አንድ ጊዜ በልተን አንድ ጊዜ ያንስራ ለሰውነታችን ብንሰጠው እና ሰርቶ ቢጨርስ የተቀረው ሀይል ለማሰብ ነገሮችን ለማሰላሰል ወይ ደግሞ አዳዲስ ነገሮችን ለመፍጠር ሰውነታችን አእምሮአችን ሀይሉን ይጠቀመዋል ማለት ነውና። ይበልጥ በበላን ቁጥር ይበልጥ እየተጠቀምን እንዳለ እንዲሰማንም ቢደረግም ነገር ግን ይበልጥ በበላን ቁጥር ይበልጥ ሰውነታችንን ስራ እየሰጠነው ነውና ያለነው። ጾም ያለው ጠቀሜታ እድግ ከፍተኛ መሆኑን ይገልጻል ማለት ነው

የክላውድ ማከማቻ ትጠቀማለህ? አዎ እጠቀማለሁ። በጣም ትልቅ እድል እኮ ነው አይደል ማለት ብዙ ነገሮቻችንን ስልካችን ከሚችለው በላይ ነገር ነገሮች ነው የሚሸከመው እንደሚታወቀው እና ብዙ ፎቶዎች፣ ብዙ ቪዲዮዎች፣ ብዙ የስልክ ቁጥሮች፣ ብዙ ብዙ ፋይሎች ማአት ነገር ነው የሚይዘው እና አንዳንድ ጊዜ ስልካችን ከ ሊችለው ከሚችለው ውጪ በጣም የበዛ ነገር ልንሰጠው እንችላለን እና ለዚህ በጣም ትልቅ መፍትሄ የሚሆነው ምንድነው የክላውድ ማከማቻ መጠቀም ነው ይሄ ማለት በተለይ ደግሞ ትላልቅ ፋይሎቻችንን ፎቶዎቻችንን ብቻ ደግሞ እንዲጠፋ የማንፈልገው ፋይሎቻችን ሁሉ ለማስቀመጥ በጣም ትልቅ እድል ይፈጥርልናል ብዬ አስባለሁና እኔም የዛ እድል ተጠቃሚ ነኝ በአብዛኛው እና ደግሞ አሁን ላይ ያሉ አብዛኛው ስማርት ስልኮች ለዚህ በጣም መቼ ናቸው እና እድል የማይጠቀም ሰው አለ ብዬ አላስብም ምክንያቱም ይጠፋብኛል ብለህ አትሰጋም ምንም ነገር ይሆንብኛል የት ይሄዳል ብለህ አትሰጋም ወይስ ስልክ ቢሰረቅ ወይ ደግሞ በማንኛውም ሁኔታ ፋይልህ ሊጠፋ በሚችልበት አጋጣሚ ሊኖር ይችላል ወይ ስልክ ጠፍቶ ወይ ፋይሉ ጠፍቶ በሆነ አጋጣሚ እና ክላውድ ማስቀመጫ ላይ ስታስቀምጠው ግን የመጥፋት እድሉ በጣም ጥቅተኛ ነው። እና የምትፈልጋቸውን ፋይሎች ወይም የምትፈልጋቸውን ልትይዛቸው የምትፈልጋቸውን ፋይሎች የመጥፋት እድል የላቸውም ማለት ነው እና ይሄን ራሱ በጣም ትልቅ የሚያረጋጋና የሚያሳርፍ ነገር ነው በዬ አስባለሁ። ምክንያቱም አስተማማኝ አይደለም ስልክ አስተማማኝ አይደለም ያለው ማካማቻው ማስቀመጫውም አስተማማኝ አይደለም። ምክንያቱም ንብረት ነው በእጅ የሚያዝ ነገር ነው በሆነ አጋጣሚ ከእጅ ሊያመልጥ ይችላል፣ ወይ ሊሰረቅ ይችላል፣ በሆነ አጋጣሚ ሊጠፋ ይችላል፤ ሊበላሽ ይችላል ያለውን ፋይሎች ይዞ ሊበላሽ ይችላል ወይ በራሱ ደግሞ ያው ቴክኖሎጂ አይደል በራሱ ደግሞ ስልኩ ራሱ ተበላሽቶ ሊያጠፋብህ ይችላልና ብዙ እድሎች አሉ ፋይልህን የምትፈልጋቸው ነገሮች እንዲጠፉ ሊያደርጉ የሚችል ብዙ እድሎች አሉ እና እነዛን እድሎች ለማስቀረት የክላውድ ማከማቻ መጠቀም በጣም ትልቅ አማራጭ ነው ብዬ አስባለሁ እና ብዙ ነገር ማለት ካለገደብ ማስቀመጥ ይቻላል እንደሚታወቀው እና ይሄ ስልኮችን ደግሞ በማንኛውም ሰዓት ልናገኘው ልንጎበኘው የምንችል ነገር መሆኑ ደግሞ ይበልጥ እረፍት የሚሰጥ ነገር ነው ብዬ አስባለሁ እና ስልካችን መሸከም ከሚገባው ነገር በላይ መሸከም ሲጀምር ያው አቅሙ ራሱ እየቀነሰ የስልኩ የመስራት አቅም፣ የመስራት ጊዜ ራሱ እየቀነሰ እየቀነሰ ነው የሚመጣው እንደሚታወቀው እና ያንን ለመቀነስ የክላውድ ማከማቻውን መጠቀም በጣም ለሁሉም ሰው ተመራጭ ነገር ነው አስባለሁ እኔም እንዲጠፉብኝ የማልፈልጋቸውን አንዳንድ ፋይሎቼን በቀጥታ ከጎግል እና ከ ክላውድ ማከማቻ ጋር በማገናኘት የምፈልጋቸውን ፋይሎች፣ የምፈልጋቸውን ፎቶም ሊሆን ይችላሉ እንዳልኩት ስልክ ቁጥሮችም ሊሆን ይችላሉ እዛ ክላውድ ማስቀመጫ ላይ በማስቀመጥ እንዲጠበቅልኝ አደርጋለሁ ማለት ነው እና እስካሁን ድረስ እንዳልኩት በቀላሉ መጎብኘት ይቻላል በማንኛውም ሰዓት ማግኘት የምችለው ነገር ስለሆነ ለአጠቃቀምም እጅግ አመች ስለሆነ በጣም ጥሩ እድል ነውና እኔም የዛ እድል ተጠቃሚ ነኝ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ? እሞክራለሁ አብዛኛው ጊዜ እሞክራለሁ። አንዳንድ ጊዜ ምን አይነት ነገሮች ልበላሹ ይችላሉ? ለምሳሌ ወይ የቴሌቪዥን ወይ ብቻ ነገሮች መነካካት እወዳለሁ። መሞከር እወዳለሁ ብዙ ጊዜ። እና ዝም ማለት አልችልም ለምሳሌ የቴሌቪዥን ቢበላሽ ወይም ሌሎች የኤሌክትሮኒክስ ነገሮች ቢበላሹ። ዝም ብዬ አላይም በቃ ለማየት እሞክራለሁ ያለውን ነገር አነባለሁ ምንድነው እያልኩኝ? አንዳንድ ነገሮችን ለማስ ተካክል እሞክራለሁኝ እንደዚህ አይነት ዝንባሌ አለኝ። ከድሮም ጀምሮ ቤት ውስጥ እና እንደዚህ አይነት ነገሮች ቢበላሹ ልነካካ እችላለሁ። ከዛ ባለፈ አብዛኛውን በተለይ ይሄ ጉልበት የሚፈልጉ ነገሮች ምናምን ወንድሞቼ ናቸው የሚሰሩት ቤት ውስጥ። እና ያንን እኔም እንደዚህ አይነት ነገሮች ለመንካት ብዙ አልደፍርም። ነገር ግን ቀለል ያሉ እንዳልኩት ቀለል ያሉ ነገሮች ለምሳሌ ስልክ ቢበላሽ የቤቱ ውስጥ ወይ ሬድዮ ቢበላሽ ወይ ቴሌቪዥን የሆነ ነገር የሆነ እንደሆነ። እናቴ እኔን ነው ቀድማ የምትጠራውና እሱን ለማስተካከል እሞክራለሁኝ። ብዙ ጊዜ እሞክራለሁ አወ ደግሞ ይሳካልኛል። ምክንያቱም ምን ምን ተፈጥሮ ነው እንደዚህ የሆነ ያለው የሚለውን ነገር ለማንበብ ነው መጀመሪያ የምሞክረው። ምንድነው የጎደለው? ምንድነው ማስተካከል ያለብኝ የሚለውን ነገር? ለማንበብ ነው የምሞክረው። አብዛኛው ጊዜ እና ይሳካልኛል። በአብዛኛው እና አሁን ያሳቀኝ ነገር ምንድነው? ይሄን እያወራሁ እያለ ምን ትዝ አለኝ። እናቴ ናትና ስልኳ ተበላሽቶ ተበላሽቶ አይደለም። ድምጽ ጠፋ ሳይለንት ላይ አድርጋው። ከዛ ሲጠራ ታየዋለች ግን ድምጽ አይወጣም ማለት ነው። እና በቃ ተጨነቀች ስልኬ የተበላቸ ተበላሸ አንድ ነገር ሆኗል ምናምን ምን አድርጋችሁት ነው ምናምን እያለሽ እኛን ትቆጣለሽ ማለት ነው። እና እስቲ ምን ሆኖ ነው ምናምን ብዬ ሳይላት። ስልኩ ምንም አልሆነም። በቃ ሳይለንት ላይ አድርጋው ነው። አጋጣሚ ይሁን ብቻ ወይ ነካክታው ነው ሊሆን የሚችለው ወይ ሌሎች ልጆች ነካክተውባት ይሆን አላውቅም። ብቻ ሳይለንት ላይ አድርጋው ይደወላል ታየዋለች ግን ድምጽ አያወጣም። ከዛ ምን ምንም አልሆነም እኮ አልተበላሸም ምናምን ስላት በቃ ተበላሽቷል አታይም እስቲ አስተካክይው ምናምን አለችኝ። ከዛ ሞዱን ቀይሬ ድምፁን ቀንሼ እንደገና መልሼ ስደውልላት ጠራ ማለት ነው። ድምፁን ሰማች። እና እንዴት እንደተደሰተች ማለት ነው። በቃ የምር ተበላሽ ነበር የመሰላትና። እኔ በጣም ነበር የሳኩት ከዛ በኋላ በቃ ምንም ነገር ሲበላሽ እኔን ነው የምጠራው ማለት ነው። በቃ ትልቅ ብልሽት መስሏታል ያ። ሳይለንት ሞድ ላይ መሆን የሆነ የማይፈታ ብልሽት መስሏታል። እና እሱን እሱን እያሰብኩኝ ነው አሁን መሳቄ እሱ ትዝ ብሎኝ ነው እና። እናቴ በቃ እንደ እንትን ነው የምታየኝ እንደ ቴክኒሻን ብዙ ነገር ሲበላሽ። እሷ መነካካት ትወዳለች እስቲ እሷን ጥራት። ለማንም ለሌላ ሰው ስልኳን አታስነካም ምንም ነገር ቢሆን ለኔ ነው ስልኳን አሳልፋ የምትሰጠኝ። እሷ ትሞክራለች እሷ መነካካት ትወዳለች እና ለእሷ ስጧት ምናምን ትላለች። እና እንደዚያ አይነት ነገር አለኝ ቤት ውስጥ። ከዛ ደግሞ ድሮ ምን እወድ ነበረ ቧንቧ። እሚያስተካክሉ የሆነ ጎረቤት ሰውዬ ነበሩን እና ቧንቧ በድንገት ሲበላሽ ወይ ቆጣሪው ሲ የሆነ ሲላላ ምናምን ነገር። እሳቸውን ነበር ምንጠራውና ሲሰሩ አጠገባቸው ሆኜ የሚያደርጉትን ነገር ለማየት። ምናምን በጣም እሞክር ነበረ ድሮና። የሚፈሰው ውሃ ደስ ይለኛል ዙሪያቸው ሆኜ መጫወት ደስ ይለኝ ነበረ ምናምን እና። የተበላሹ ነገሮችን ማስተካከል በተወሰነ መልኩ እሞክራለሁ ብዬ ነው ማውራት የምችለው።

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ እጠቀማለሁ አዎ። ትንሽ ጭወት የሚነሱ የሚነሳ ነገር አላቸው በርግጥ። አንደኛ የሚጫነው ሰው ብዛት በጣም ከልክ በላይ ነው በጣም ከልክ በላይ። ማለት መኪናዋ ራሱ መሸከም ከምትችላቸው ከምትችለው የሰው ህዝብ በላይ። የሰው ብዛት በላይ ነው የምትሸከመው በጣም ምቾት የሚነሳ ነገር አለው ሁል ጊዜ። በቃ ምንም ደስ የሚል ስሜት አይሰማኝም የህዝብ መላለሻ ላይ ከተሳፈርኩኝ በኋላ ምንም ደስ የሚል ስሜት አይሰማኝም። እንዳልኩት በአብዛኛው ጊዜ በሰው የሚጨነቅ ነገር ነው። ሁለተኛ ነገር ደግሞ የሰው ብዛት በራሱ ሌባ ታይበታለህ በጣም የሚያስጠላ ሽታ ታገኝበታለህ ምናምን እና ብዙ ምችት ያለው። ወይ ደግሞ ለ የሚመረጥ አይነት የትራንስፖርት አገልግሎት መቼ ነገር አይደለም። እንደዛም ሆኖ ግን በብዛት ያሉት እነሱ ስለሆኑ በከተማችን የምንጠቀማቸው ከስራ ለመመለስ ወደ ስራ ለመሄድ ሌሎችም በተለይ ትንሽ ደቂቃዎችም የሚወስዱ ጉዞዎችን ለማድረግ ያሉት አማራጭ እነሱ ስለሆኑ ብቻ የምንጠቀማቸው ናቸው። እንጂ ብዙ ምቾት የላቸውም። እና ደግሞ የሚገርመው ነገር በተለይ ከቅርብ ጊዜ ወዲህ የመጡ አዳዲስ የህዝብ ማመላለሻ መኪኖች አሉ። እና አዳዲስ ናቸው በቅርቡ ነው ስራ የጀመሩት ግን ከመቼው አርጅተው ከመቼ ድሮ አይነት ገጽታ እንደሚይዙ። እኔ ሁሉ እኔ ሁሌ ነው የሚገርመኝ። አዲስ ተብሎ መክፈቻቸው መቀመጫቸው ሁሉ ነገራቸው በጣም የሚያምር ቀለማቸው የሚያምር ሆኖ እኔ የመጡት አዲስ ሆኖ ማለት ነው። እና ሁለት ወር ሶስት ወር ካገለገሉ በኋላ ግን በቃ ያረጀ የድሮ መኪና ነው የሚመስሉት ማለት ነው። እና ይሄ ሁሉ ከምን የመንጫ ነው የመነጫ ነው ብዬ ሳስብ ስራት የሌለው አጠቃቀም ስለምንጠቀምባቸው ይመስለኛል። መንግስት ራሱ ምንም አይነት ቁጥጥር አያደርግባቸውም። ማለት እንደማንኛውም ለትራፊክ እንደሚያወጣው ህግ ለትራፊክ መንገዶች እንደሚጠነቀቀው አይነት ጥንቃቄ ለመኪኖቹ ለንብረቶቹ ያደርጋል ብዬ አላስብም። እና ህዝቡ ደግሞ ይታወቃል በቃ ትርፍ ስትሆን ይታወቃል አይደል አንደኛ ራስህን ለሌባ ወይም ደግሞ ለ ያው ለሚሰርቁ ሰዎች ያመቻቸህ ነው። ምክንያቱም ሰው በበዛ ቁጥር ለሌባ ይመቻል ለአጭበርባሪዎች ይመቻል እንደሚታወቀው እና በቃ ትርፍ ከሆንክ በቃ መውጣት የለብህም። በቃ ሌላ አውቶቡስ እስኪመጣ ወይ ሌላ መኪና እስኪመጣ መጠበቅ ነው። እንጂ ያለብህ ስለቸኮልክ ብቻ ህግ መጣ ስለቸኮልክ ብቻ ደስ የማይልህን ነገር ማድረግ አለብህ ብዬ አላስብምና። ከዛ አንፃር ሳስበው በቃ ምንም ነው አያያዝ ያልቻልንባቸው አጠቃቀም ያልቻልንባቸው ሆኖ ነው የሚሰማኝ ምክንያቱም እንዳልኩት በጣም በቅርቡ ነው ወደ ስራ የገቡት። ግን ሁለት ወር ሶስቱን በአልሞላ ጊዜ ውስጥ በቃ አርጅተው ቀለማቸው ለቆ እ የነበረው የሶፋቸው ጨርቅ ተበላሽቶ ቆሽሾ ምናምን ሳየው እንዴ ማለት ምን ያህል ጊዜ ቢያገለግሉ ነው እንደዚህ አይነት የገጽታ ለውጥ ያጋጠማቸው ብዬ እንዳስብ ያደርገኛል። እና ይሄን ስል ግን ጠቀሜታቸውን እየካድኩኝ አይደለም። በጣም ብዙ ሰው የመጫን አቅም አላቸው ከታክሲና ከሌሎች መኪኖች በተጨማሪ ወይም ሌሎች የመኪና

በየትኛው ቀን ገበያ ትሄዳለህ? የኛ አካባቢ ገበያ አብዛኛው ጊዜ ቅዳሜና ሰኞ ነው። የሚካሄደውና ብዙ ነገሮችን ብዙ ንብረቶችን ብዙ የሚያስፈልጉንን ነገሮች የምናገኝበት ጊዜ በአብዛኛው ሰኞ እና ቅዳሜ ሲሆን ነው። ትልቁን የሚባለውን የገበያ ጊዜ ለኛ አካባቢ ሰኞና ቅዳሜ ነው። እንዲህ አይነት ቀናቶች መኖራቸው በጣም አሪፍ አጋጣሚ ነው ብዬ አስባለሁ። ምክንያቱም ሰው አውቆ ነው የሚመጣው ሰኞ የገበያ ቀን ነው ብሎ ያለውን እቃ መሸጥ የሚፈልገውን ማንኛውም አይነት እቃ ከዛን እለት ይዞ ነው የሚመጣው። በዛን እለት ብዙ ነገሮች ርካሽ ናቸው ማለት። ብዙ ገዢ ብዙ ሻጭ የመምጣቱን ያህል ነገሮች ያኔ አይወደዱም ይልቁንስ በጣም በርካሽ ዋጋ ብዙ ነገር የምናገኝበት ጊዜ ነው የሚሆነው እና ምናልባት ያ እድል ስለሚሰጠን ይሆናል ብዙ ሰው የሚሳተፈው ማለት ነው። እና ሰኞና ቅዳሜ ሲሆን ትልቁን የሚባለውን የገበያ ማዕከላችን በብዙ ገዢዎች በብዙ ሻጮች እንደገና ደግሞ አዳዲስ ገበያተኞች የምናይበት አጋጣሚ አለና። እኔም ለተለየ ነገር ብዙ ጊዜ ገበያ አልሄድም በተለይ ደግሞ በየቀኑ ለምጠቀማቸው አስቤዛ ወይ ደግሞ አንዳንድ ነገሮች ብቻ በየጊዜው ለምትጠቀማቸው ነገሮች ገበያ አልሄድም። ብዙን ጊዜ አቅራቢያዬ የሚገኝ ሱፐርማርኬት አለ አብዛኛውን ነገር ከዛ ነው የምገዛው። ግን ደግሞ ቆየት የሚለው ለምሳሌ ጤፍ መግዛት ትፈልግ ወይ የእህል ውጤቶች ወይ ሽሮ በርበሬ ምናምን ብቻ ለረጅም ጊዜ የምጠቀማቸውን ነገሮች ለመግዛት ስፈልግ ግን ነው ለገበያ የምሄደውና እንዳልኩት ሰኞና ቅዳሜ ስለሆነ የገበያ ጊዜ ቀናቶቻችን እኛ አካባቢ በዛን እለት በነዛን ቀናቶች ስሄድ ብዙ ነገሮች በርካሽ የማገኝበት ጊዜ ነው። አንዳንድ ጊዜ ደግሞ ያላሰብኳቸውን ነገሮችም ገዝቼም የመምጣት አጋጣሚ አገኛለሁ። ብዙ ሰው እንደዛ ነው የሚሄደው ሰኞ ወደ ገበያ የሚሄደው የምፈልጋቸው ነገሮች ለመግዛት ብቻ አይደለም እዛው ሳያስበው የሚገኙ በርካሽ ሊሸጡ የሚችሉ ብዙ እቃዎችን ሊያገኝ ይችላል በዛ ጊዜ እና ለዛን እቃዎችንም ገዝቶ ለመምጣት እንደ እድል ይጠቀመዋል። እና ከነዛም እድሉን ከሚጠቀሙ ሰዎች መሃል አንዷ ነኝ ብዬ አስባለሁ። እንዳልኩት ግን ቀለል ያለው ወይ ደግሞ ለ በየቀኑ ለምንጠቀማቸው ነገሮች የሚውሉትን አስቤዛ ሊሆን ይችላል የሚበሉ ነገሮች ሊሆን ይችላል ፍሩቶች ሊሆን ይችላል ፍራፍሬዎች ሊሆን ይችላል እነዛን ነገሮች ሁሉ ምገዛው ግን አቅራቢያዬ ከሚገኝ ሱፐር ማርኬት ነው። ያ ደግሞ የሚሄድ የሚሆነው ምንድነው? በሳምንት አንድ ጊዜ ነው በአብዛኛው ገበያ ማደርገው ወይም ደግሞ አስቤዛዬን ሙሉ ማደርገው በሳምንት አንድ ጊዜ ነው። ብዙ ፍሪጅ ምናምን አልጠቀምም እቤት ውስጥ ስለሌለኝ እና ቶሎ ቶሎ ነው ለመግዛት የምሞክረው የተወሰነ ቲማቲም ቢሆን ሌሎችም የሚበላሹ ነገሮች ቶሎ ቶሎ እየገዛሁ ቶሎ ቶሎ እየጨረስኳቸው እየተጠቀምኳቸው እንደገና መልሼ እሞላለሁ። ቤቴን እና በየሳምንቱ ቢያንስ በቀን በሳምንት አንድ ቀን ያሉኝን ነገሮች ለመገዛዛት እጠቀምበታለሁ። እንዳልኩት ደግሞ ትልቁን ገበያ የሚሄድበት ደግሞ ሰኞና ቅዳሜ ስለሆነ ገበያው የሚሆነው ወይ ቅዳሜ እሄዳለሁ ወይ ቅዳሜ ካልሄድኩኝ ደግሞ ሰኞ እሄዳለሁ ሰኞ ካልሄድኩኝ ቅዳሜ ልሄድ ነው ማለት ነው። እና ካሰብኳቸው ካቀድኳቸው ሌሎች እቃዎች በተጨማሪ አስቤያቸው ሄጄ ደግሞ ማጣቸውም ሊኖሩ ይችላሉ እንደ እድል ነው ብቻ እንደ እድል ነው። እና እንደዚህ አይነት የገበያ ማከል እኛ ጋር አለ በጣም ትልቅ ነው በጣም ሰፊ ነው። የዚያኑ ያህል ህዝብ እንዴት በዚህ ልክ መሸከም እንደሚችል ቦታው ይገርመኛል። ምክንያቱም በጣም ብዙ ህዝብ ነው የሚኖረው በጣም ከፍተኛ የሆነ ጭንንቅ ነው የሚኖረው። እና እኔ በሳምንት አንድ ጊዜ አቅራቢያ ወደሚገኝ ሱፐር ማርኬት እየሄድኩኝ አንዳንድ ነገሮችን ለመሸመት እሞክራለሁ።

እድለኛ ነገር አለህ? ብዙ ነገር ብዙ ነገር አለኝ። ማለት ራሴን እድለኛ ነኝ እንድልም የሚያደርጉኝጨ በጣም ብዙ ነገሮች በህይወቴ አሉ እግዚአብሔር የተመሰገነ ይሁን። ከነዛ ነገሮች መሃል አንዱ ምንድነው ቤተሰቦቼ ናቸው። እንደዚህ አይነት ቤት ውስጥ ስተወለድኩኝ እንደዚህ አይነት አባትና እናት ስላሉኝ። እንደ ወንድሞቼ አይነት ወንድሞቼ ስላሉኝ እንደ እህቶቼ አይነት እህቶች ስላሉኝ በህይወቴ እጅግ በጣም እድለኛ ነኝ ብዬ ነው የማስበውና። እድለኝነት ሲባል ብቃ ጥረት ምንም ሳይታከልበት የሚሰጥህ ነገርእንደገና ደግሞ አንተ የምትወደው አንተ የምታከብረው ላንተ እጅግ በጣም ጠቀሜታ ያለው ነገር ሲሆን ነው። አንድ ሰው እድለኛ ነው ሊባል የሚችለው እና። ምንም እጄ ሳይ ሳይጨመርበት የተሰጡኝ ስጦታዘቸ ናቸው ቤተሰቦቼ። ወንድሞቼ ሁሉም የሚወዱኝ አጠገቤ ያሉ ሰዎች ለኔ በህይወቴ እድለኛ የሆንኩኝ ሰው እንደሆንኩኝ እንዲሰማኝ የሚያደርጉን ሰዎች ናቸው ብዬ አስባለሁ። ከእነሱ ባለፈ እድለኝነት እንዲሰማኝ የሚያደርጉኝ ጓደኞች አሉኝ። በጣም የሚወዱኝ በጣም የሚጠነቀቁልኝ በጣም የሚሳሱልኝ በጣም የሚያከብሩኝ በጣም ደግሞ ትክክለኛውን መንገድ ለኔ ለማሳየት በጣም የሚጥሩ። ጓደኞች ናቸው ያሉኝ በህይወቴና እጅግ በጣም እድለኛ እንደሆንኩኝ ከሚሰማኝ ነገሮች ማለት እንዳልኩት ነው እድለኛ ነህ አንድ ሰው እድለኛ ነው ሊባል የሚችለው እንዴት ነው? ከእሱ ምንም ነገር ሳይጠበቅ ማለት እንደዚህ አይነት ጓደኞቸ እንዲኖሩኝ እኔ ምንም ያደረኩት ነገር የለም። በቃ የተሰጡኝ ናቸው ተሰጥተውኛል እና በጣም እድለኛ እንደሆንኩ እንዳስብ በጣም አመስጋኝ እንደሆን በህይወቴ ስላሉ የኔ ስለሆኑ ስላገኘኋቸው ስለተዋወቅኳቸው። እንዳልኩት ደግሞ በህይወቴ ስላሉ በእኔ ህይወት ውስጥ ድርሻ ስላላቸው መንገዴን ስለሚያዩ በያንዳንዱ በያንዳንዱ በያንዳንዱ ከፍታና ዝቅታዬ ውስጥ ስላሉ ሲከፋኝ አጠገቤ ሆነው ስደሰት ደግሞ አጠገቤ ሆነው ደስ ሲለኝ ተደስተው ሲከፋኝ ደግሞ እኔን አጽናንተው አብረውኝ የሚሆኑ ይሄን ያህል የሚወዱኝ በዚህ መጠን ማለት በዚህ መጠን ያህል ይወዱኛል ብዬ ከምገልጸው እጅግ በጣም በላይ የሚወዱኝ ጓደኞች ስላሉኝ እጅግ በጣም እድለኛ እንደሆንኩኝ ይሰማኛል። አመስጋኝም ነኝ በጣም እንደዚህ አይነት ሰወች ስለተሰጡኝ በጣም ነው የማመሰገነው። እና እድለኛ እንደሆንኩ እንዲሰማኝ ከሚያደርጉኝ ነገሮች መሃል አንዱ ነው። ሁለት ሶስተኛው ነገር ምንድነው? ያለኝ ስራ ስለ ስራዬ በጣም እድለኛ ነኝ ብዬ አስባለሁ ምክንያቱም ከምንም ነው የጀመርኩት አሁን ያለኝ ስራ ከምንም የተጀመረ ስራ ነው። በቃ እንደዚህ አይነት አጋጣሚ ዝም ብሎ በህይወት ውስጥ በሆነው ያህል ጊዜ የሚከሰት ነገር ነው አንጂ ሁሌ የሚከሰት ነገር አይደለም። እና ስራዬን ያገኘሁት በአጋጣሚ ነው ምንም አቅጀው አስቤው ጭራሽ እንደዚህ አይነት ስራ ይኖረኛል ብዬ ሁላ አስቤ አላውቅም። እና ሳላስበው ምንም ጥረት ሳላደርግ ምንም አይነት ጥረት ሳላደርግ ሳላስበው ያገኘሁት እድለኛ ሆኜ ያገኘሁት የስራ አይነት ነው ያለኝ እና ይሄን አይነት ስራ ስለምሰራ እጅግ በጣም እድለኝነት ይሰማኛል። ይሄን ላደረጉ ጓደኛዬ ይሄን ስራ እንዳገኝ ስለረዳኝ ከሰዎች ጋር እንድተዋወቅ ወጥቼ እንድሰራ አዳዲስ እድሎችን ወደ ህይወቴ እንዲያመጣ እንዳመጣ ስላገዛኝ ስላረዳኝ እጅግ በጣም እሱንም ነው የማመሰግነው። እና በህይወቴ እድለኛ እንደሆንኩኝ እንዲሰማኝ የሚያደርጉ በጣም ብዙ ነገሮች በህይወት ያሉ ይመስገን።

ስጦታ መስጠት ትወዳለህ? ስጦታ መስጠት በጣም ነው የምወደው። እንደምታወቀው ስጦታ መስጠት ማለት ለመጥቶ እንደው ሰው ለምታፈቅረው ሰው ወይም ደግሞ በህይወትህ ቦታ ላይ ለምትሰጠው ሰው ያለህን ዋጋ ያለህን ቦታ ያለህን ፍቅር ያለህን አክብሮት የምታሳይበት መንገድ ነው ብዬ አስባለሁ። እና እኔም ምንም አይነት ካለ የምወዳቸው ሰዎች ፍቅሬን ለመግለጽ የምሰሰት ሰው አይደለሁምና ባገኘሁት አጋጣሚ መውደዴን ማፍቀሬን አክብሮቴን ለነሱ ያለኝን ዋጋ ለነሱ ያለኝን ቦታ ለመግለጽ ምንም ጭራሽ ነው ወደኋላ ማልለው ማለት ነው እና እያንዳንዱን ቀን እያንዳንዱን ደቂቃ የምወዳቸውን ሰዎች ለመውደድ ነው የምጠቀምበት እና ያለኝን ፍቅር ያለኝን መውደድ ለመግለጽ ከምትጠቀምባቸው መንገዶች አንዱ ደግሞ ስጦታ መስጠት ነው። ይሄ ስጦታ መስጠት ሲባል የግድ የሰውየው የልጁ ወይም የምወደው ሰውዬ ወይም የጓደኛዬ ልዩ ቀን በዓል ወይ ልደት ምናምን መሆን የለበትም በቃ ባገኘሁት አጋጣሚ ለመንገድ ለምሳሌ መንገድ ላይ ያለፍኩኝ ለሆነ ለጓደኛዬ የሚሆን የሆነ እቃ ካየሁ ወይም የሆነ ደስ የሚል ነገር የሚሰጥ ነገር ካየህ ከመስጠት ወደኋላ አልልም። ምን ምክንያት ማድረግ ነው ጭራሽ አላውቅም። ለማለት ለምን እንደምሰጠው? ምን ምክንያት በማድረግ ነው? ምንም በቃ የተለየ ምክንያት ሳይኖረኝ ሁላ መንገድ ላይ ያገኘሁትን ደስ የሚል ነገር ለጓደኛ ገዝቼ መስጠት በጣም ነው የምወደው። እና ይሄን ይሄን ሳስብ ስጦታ መስጠት በጣም ደስ የሚል ነገር ነው ማለት። ሰው አንዳንዴ ጊዜ እኮ አያውቅም ማለት ምን ያህል እንደምወደው አያውቅም ምን ያህል እንደማስበው አያውቅም። ምን ያህል በህይወቴ ቦታ እንደሰጠሁት አያውቅም። እና እንደዚህ አይነት አጋጣሚዎች ወይ ደግሞ ስጦታ የመስጠት እድል ግን ለራሳችን ከሰጠን መውደዳችን እናሳያለን አክብሮታችንን እናሳያለን ዋጋቸውን እንዲያውቁ እናደርጋለን ምክንያቱም በጣም ደስ የሚል ነገር ነው። አይደል ሰው የሰጠኸውን ዋጋ ሲገባው ይበልጥ ያከብርሃል ይበልጥ ይወድሃል ይበልጥ ይቀርብሃልና ይበልጥ እርስ በእርስ እንድንቀራረብ ይበልጥ እርስ በእርስ እንድንዋደድ ይበልጥ እርስ በእርስ ዋጋ እንድንሰሳ እንድንሰጣት። ከዛ ባለፈ ደግሞ ያ ሰው በህይወቴ ውስጥ ስላለ ምን ያህል እድለኝነት እንዲሰማ እንደሚሰማኝ ያ ሰው የሚያውቅበት አጋጣሚ ነው ብዬ አስባለሁ። ስጦታ ስጦታው ለሱ አስቤ እሱ ይወደዋል እሱ ይመቸዋል ብዬ ያሰብኩትን ነገር ነውና የምሰጠው። ለእሱ ማሰቤን እሱን መረዳቴን ሊወደው ይችላል ብዬ የማስበው ነገር ነውና የምሰጠው። ምን ያህል እንደምረዳው ምን ያህል አይምሮዬን አይምሮውን እንዳወቅኩት የሚያውቅበት አጋጣሚ ነውና ለምሳሌ ሰው እኔንም ስጦታ ቢሰጠኝ በጣም ነው ደስ የሚለኝ ምክንያቱም እንዳልኩት ቦታውን አያለሁ መረዳቴን አውቃለሁ። የምወደውን ስላወቀ ደስ ይለኛል። እኔ የምወደውን ነገር እሱ ካወቀልኝ በጣም ደስታ የሚፈጥርልኝ ነገር ነውና ያንን ደስታ ለሌሎች መስጠት ነው የምፈልገው። ስጦታ በመስጠት እኔ እነሱ በኔ ህይወት ውስጥ ያላቸውን ቦታ እንዲያውቁ ማድረግ የየቀን ስራ ነው መሆን ያለበት ብዬ ነው የማምነው። የግድ ልደት መጠበቅ የለብንም ለየግድ የሆነ ያህል አመታት ወይም የሆነ ያህል ጊዜ የሆነ ያህል በዓላት መጠበቅ አለብን ብዬ አላስብም። በቃ በመጣልን ባስታወስን በማንኛውም ሰዓት ፍቅራችንን ለማሳየት ወደኋላ ማለት የለብንም ብዬ ነው የማስበው። እና ይሄን አይነት ልምምድ ለብዙ ሰዎች ትንሽ ሚከብድ ነገር አለው ምን ከባድ እንደሚያደርገው አላውቅም። ማለት ፍቅርን መግለጽ ምንድነው ከባድ የሚያደርገው? እንደገና ደግሞ ይታወቃል በቃ የስጦታ ትንሽ ትንሽ ትልቅ ውድ ርካሽ ምናምን የሚባል ነገር የለውም። የስጦታው መጠን ወይም የስጦታው መለኪያ የገዛበት ገንዘብ ሳይሆን ለዛ ሰው ያሰብከው ሀሳብ ነው። ትልቁና ምናልባት እሱ ይሆናል የሚያሸማቅቀን አላውቅም ብቻ ግን ለምናፈቅራቸው ለምንወዳቸው ለምንሰሳላቸው በህይወታችን ዋጋ ለምንሰጣቸው ሰዎች ዋጋቸውን ሳናሳውቃቸው ጊዜ መሄድ የለበትም ብዬ ነው የማስበው። እና ይሄን ዋጋቸውን እንድናሳውቅ የሚያደርጉን መንገዶች መሃል አንዱ ደግሞ ስጦታ መስጠት ነው ብዬ አስባለሁ።

ቀርቀሃ በአካባቢው ያድጋል። በእኛ አካባቢ ቀርቃሃ የሚባል ነገር አያድግም። አያድግም የሚያድግባቸው የሆኑ ቦታዎች እንዳልኩ አውቃለሁ። ማለት እኛ ሀገር ውስጥ በብዛት የሚታወቅባቸው ቦታዎች አካባቢዎች እንዳሉ አውቃለሁ። ግን እኛ አካባቢ ግን ቀርቀሃ መኖሩን እርግጠኛ አይደለሁም እርግጠኛ አይደለሁም ብቻ ሳይሆን አይቼ አላውቅም በቅርበት እንደዚህ አይቼ አላውቅም። ከቀርቃሪ የተሰሩ ብዙ እቃዎች ወይም ሶፋዎች ጠርቤዛዎች ምናምን አይቼ አውቃለሁ። በተለይ የመናፈሻ አይነት ይዘት ያላቸው ካፌዎች ላይ ከቀርቀሃ የተሰሩ እንደሆኑ የሚነገርላቸው አይነት ጠረጴዛዎችና ወንበሮች ምናምን አይቼ አውቃለሁ። ከዛ ውጪ ግን በቅርበት የሆነ አይነት ተከል አይቼ አላውቅም። ለካ በጣም የሚገርም ታሪክ ነው ያለው ቀርቀሃ ማለት የውበቱ ያህል ነው ጥንካሬው የውበቱ ያህል ነው። ይሄ መልኩ በራሱ የጥንካሬው ያህል ነው። ማለት ሲታይ ምንም አይነት ተጨማሪ ማስገጫ ነገር አይፈልግም በራሱ እጅግ በጣም ውብ ነው። ማለት ተፈጥሮአዊ ነው በተፈጥሮ የሚያድግ የተክለ አይነት ነው። እና ጥንካሬው ውበቱን አይቀንሰውም ውበቱ ደግሞ ጥንካሬውን አይቀንሰውም እጅግ በጣም የሚገርም ተክል ነው። ከዛ ደግሞ እንዳልኩት ምንም ተጨማሪ ይሄ ማስዋብ ነገር አይፈልግም በቃ በራሱ ተሰርቶ በራሱ ሆኖ ጥንካሬው ሳይለቅ ውበቱን ሳይለቅ ሲታይ በጣም የምርቃ ለምን ያለው በራሱ በተፈጥሮ ያለው ቀለም እጅግ በጣም ነው የሚያምረው። እና እንዳልኩት በተለይ መናፈሻ ካቢዎች ላይ እንደዚህ ቀዝቃዝ ያሉ የካፌ ቤቶች የመናፈሻ ወጆች ላይ ጠረጴዛና ወንበሮች ተሰርተው በቅርበት አይቼ አውቃለሁ እና እንደዚህ ሲነኳቸው ምናምን የሆነ ጥንካሬያቸው በደንብ ነው የሚያስታውቀው ማለት ነው። እና ማለት ይሄ ተክል ነው ምናምን ያስበላል በቃ ሰዎቹ ደግሞ ሲሰሯቸው ምን ያህል ልፋት እንደሚጠይቁ ያሳውቃል ምክንያቱም በጣም ጠንካራ ነው በጣም ጠንካራ ነው። ለማጥፍ አጥፎ ያንንም ያክል እንጨት አጣጥፎ ቅርጽ ይዞ ብዙ ጊዜያቶችን ወስዶ የሆነ አይነት እቃ መስራት እጅግ በጣም የሚገርም ጥበብ የሚፈልግ ነገር እንደሆነ ነው የሚሰማኝ። እና በጣም ነው የሚያደንቁኝ ይሄ እነዚህን ይሄን ነገር የሚሰሩ ሰዎች እጅግ በጣም የሚያስደንቁ ናቸው። እና ደግሞ የማይሰሩት ነገር የለም ከቀርካ ምንም ነገር ሊሰሩ ይችላሉ። በጣም የተለያየ ቅርጽ በጣም የተለያየ አይነት በጣም የተለያየ መጠን ያላቸው ብዙ አይነት እቃዎች ናቸውና መስራት የሚችሉት ጥንካሬያቸው ይገርማል። ጥበባቸው በጣም ይገርማል ትግስታቸው በጣም ይደንቃልና። የራሱ የቀርቅሃው ወይም የተክሉ ውበት እንዳለ ሆኖ ወይም ደግሞ የራሴ የሆነ ተፈጥሮ እንዳልሆኑ የሰዎቹ የመስራት አቅም የሰዎቹ የመፍጠር አቅም ደግሞ ሌላ እንድንነቅ እንዳደንቃቸው የሚያደርጉኝ ነገር እንዳደንቃቸው የሚያደርግ ነገር እንደሆነ ነው። የማስበው እና በጣም ልፋት ይጠይቃል ምክንያቱም በጣም ጠንካራ ነው በእጃቸው ነው የሚሰሩት ምን ያህል ጊዜ ልወስድባቸው እንደሚችል አይታወቅም። ጥንካሬው በራሱ ምን ያህል ሊፈትናቸው እንደሚችል የሆነ አይነት ቅርጽ ለማውጣት ምን ያህል ሊፈትናቸው እንደሚችል መገመት አያቅተኝም። እና በጣም የሚደንቁ ሰዎች ናቸው በጣም ጥበባቸው ይገርማል እጃቸው ይገርማል ብልሃታቸው ይገርማል ያንን ያህል እጃት ለመውቅራት ቅርጽ ለማስያዝ ምን አይነት ጥበቦችን ምን ያህል ምን አይነት መንገዶችን እንደሚጠይቁ እንደሚጠቃሙ ሳይ እጅግ ነው የማደንቃቸው። እውነት።

ሰዎችን በአይንህ ትመለከታለህ ድሮ አይነፈር ነበርኩኝ ከሆነ አመታት ጊዜ ከሆነ አመታት በፊት ሰዎችን ቀና ብዬ ማየት በጣም መፈራ በጣም ምጨነቅ። ሌላው ቀርቶ ሚወዱኝ ቤተሰቦቼ መሃል እንኳን በድፍረት ስለምፈልገው ነገር ስለማስበው ነገር ለመናገር። ምፈራም ምቁነጠነጥ አይነት ልጅ ነበርኩኝ እና ቀስ እያልኩኝ ግን ነገሮች እየገቡኝ ሲሄዱ እያደኩ ስመጣ ምናምን እንትኑ እየቀነሰ መጣ። ይሄ ፍርሃት ስሜቴ እየቀነሰ ሰዎችን ማለት ለምንድን ነው ሰዎች ቀና ብለው ማየትን ከድፍረት ጋር ያያዝኩት ለምንድን ነው? በቃ ምንም ከሌላ ነገር ጋር ሊገናኝ አይችልም። ለምንድን ነው? የሰው አይን ምኑ ያስፈራል? ምንም አያስፈራም። ግን ሰው በአይኑ በኩል ነው ምናየው ሀሳቡን ፍላጎቱን ስሜቱን በግልጽ ምናየው አይኖቹ ላይ ነው እና የሰውን አይን ማየት ምንፈራው የሰውን ሀሳብ ለመስማት ወይም የሰውን ስሜት ለመረዳት ድፍረቱ ስለሌለን ነው ብዬ ነው የማስበው። ቀጥታ አይኔ ከማየት የሰዎችን ስሜት ከማየት ጋ ቀጥተኛ የሆነ ዝምድና አለው ብዬ ነው የማስበው። እና ሰዎችን አናይም ማለት ስሜታቸውን ለመረዳት ክፍት አይደለንም ማለት ነው። ክፍት አይደለንም ማለት ደግሞ የራሳችንንም ነገር ለመስጠት ዝግጁ አይደለንም ማለት ነው። ወይ ደግሞ የራሳችንን ሀሳብ ለመስጠት ወይም እኛ ስለምናስበው ነገር ለሰዎች ለማሳወቅ ክፍት አይደለንም ማለት ነው። እና ይሄ ክፍተት ወይም ይሄ ክፍት መሆን አይን ከማየት ጋር በቀጥታ ይገናኛል ብዬ ነው ማስበው። እና ምክንያቱም ሚፈራ ሰው ምን ያስፈራዋል? ስለሚያስበው ነገር ስለሚያውቀው ነገር እርግጠኛ የሆነ ሰው ሰው ስለሚለው ነገር። ሊፈራ አይችልም ሊያስቡ አይችልም ስለዚህ ምንድን ነው ማድረግ ያለብን? ልምምድ ይፈልጋል እርግጥ ነው። ክህሎት እስከሆነ ድረስ ቀስ በቀስ መለማመድን ጊዜ መስጠትን ራስ ላይ መስራትን። ስለራስህ ሀሳብ ሌላው ቀርቶ ስለራሳችን ነው ስለምናስባቸው ወይ ደግሞ መርሆቻችን ናቸው ብለን ስለምናስባቸው የህይወታችን መንገዶች አስበን እርግጠኛ መሆንን መለማመዳ ያስፈልጋል ብዬ አስባለሁ። ሁለተኛው እርምጃ ሊሆን ሚችለው ምንድነው? ሀሳባችንን ወይም መግለጽ የምንፈልገውን ምናስበውን የምናውቀውን ለሰዎች ለመናገር በፍጹም ስለ ሰው ማሰብ የለብንም በዛን ቅጽበት ማሰብ ያለብን እኛ ስላመነው ወይም እኛ ስለሚሰማን ነገር ብቻ ነው እንጂ ያ ሰው ሊል ሚችለው ሊመልስ ስለሚችለው ነገር ጭራሽ ማሰብ የለብንም ብዬ ነው የማስበው። እና ቀስ በቀስ ራሴን ይህንን ሀሳብ እያጋራው ይህንን አስተሳሰብ ወደ ራሴ እያመጣሁ ሲሄድ ለሰዎች ቀና ብሎ ማየትን የሰዎች አይን መመልከትን በጣም እየቀለለኝ መጣ ማለት ነው። እና እንዳልኩት የሰው አይን ማየት በተለይ የምትወደው ሰው ከሆነ ምንም ሚያስፈራ ነገር የለውም። በቃ እንደውም ልጠፋ ትችላለህ አይኖቹ ላይ ልጠፋ ትችላለህ ማለት አስበው ከፍቅረኛ ጋ አይኔ አይን ላይን አይን ላይን እየተያዩ አንድ ሰዓት ማሳለፍ የደቂቃ ያህል ሚያጥር ነገር ነው። እጅግ በጣም ደስ ከማለቴ የተነሳ እጥረቱ የደቂቃ ያህል ነው ሰዓት ሙሉ እየተያየህ ወይም ደግሞ ከሰአት በላይ እየተያየህ ግን አንድ ደቂቃ ያለፈ እስከማይመስለኝ ድረስ። ነው ስሜቱ በጣም ጥልቅ ነው። እና ይህንን ነገር ሁል ጊዜ ነው እኔ እንዲሰማኝ ምፈልገው ሁል ጊዜ ነው እና። እንደ አጋጣሚ ሆኖ እድለኛ ሆኜ የፍቅረኛ አይኖች በጣም ነው ሚያምሩት እና ሁልጊዜ አይኖች ላይ እጥፋለሁ ሁልጊዜ ማለት ነው። እና እሱም በተመሳሳይ በፍቅር አይን ሲያየኝ ሲመለከተኝ በቃ ዝም ብለን ቁጭ ብለን እርስ በእርስ እየተያየን ረጅም ጊዜ ሲያልፍ። እንዳልኩት አንድ ደቂቃ ያለፍ እስከማይመስለን ድረስ ነው እና ስሜቱ እኔ እወዳለሁ በጣም የሰዎችን አይን መመልከት በጣም ነው ምወደው። አንደኛ አይናችን የስሜታችን ነፃብራቅ ነው። ወደ ውስጣችን ምናይበት አንድን ሰው ውስጡን ለማየት ስንፈልግ መስኮቱ አይን ነው እና አይኑን በመመልከት ስሜቱን ሀሳቡን ያለበትን ሁኔታ መረዳት እንችላለን ብዬ አስባለሁ።

በአደባባይ መናገር ትችላለህ? እንዴት ነው መቻልህን በምንድነው በምንድነው የሚለካው? አሁን እኔ ማለት ነው በጣም ትልቅ የሚባል ቤተሰብ ውስጥ ነው ያደኩት። እና ለኔ ሰዎች መሃል መናገር ማለት ምንም የሚያስፈራ ነገር አይደለም። እንዳልኩት በጣም ቀለውኝ የማደርገው ነገር ነው። ብዙ ሰው ለማደግ እንደሚፈራው አይነት ፍርሃት ውስጤ ውስጥ አይሰማኝም። በቀላሉ ስለማስበው ነገር ስለ እየተሰማኝ ስላለ ነገር በሆነ ርዕስ ላይ ስለተነሳ ርዕስ ላይ ማስበውን የሚሰማኝን ያጋጠመኝ ነገርም ካለ ማውራት በጣም ቀሎኝ የማደርገው ነገር ነው። እና ያን ያክል የሚያስፈራኝ ሰው አይደለሁም። ምንም የሚያስፈራ ነገርም የለውም። እርግጥ ነው ክህሎት ነው። በቂ በየጊዜው እየተለማመድን የምናዳብረው ነገር እንደሆነ ይታወቃል። እሱን በርግጥ እገነዘባለሁ። ግን በአደባባይ ማውራት ሲባል ብዙ ሰው በተሰበሰበበት ሀሳብህን የምታስበውን የሚሰማህን በአንድ ርዕሰ ጉዳይ ላይ የተሰማህን የምታውቀውን የምታውቀውን ነገር ለሰዎች መንገር ማለት ነው። እና ጎበዝ ነኝ ብዬ ነው የማስበው። እንግዲህ እንዴት ነው በጣም ብዙ ባይባለም እንደውም ከቅርብ ጊዜ ወዲህ እንዲህ አይነት የአደባባይ ላይ መድረኮች ወይም የአደባባይ ላይ ንግግሮች የማድረግ ነገር ላይ ይበልጥ እየተሳተፍኩኝ መጥቻለሁ ብዬ አስባለሁ። ምናልባት ከስራየ ጋ በተያያዘ የስራዬም ባህሪ እንደዛ ስለሆነ ከብዙ ሰው ጋር እንድገናኝ ብዙ አይነት ስብሰባዎችን ብዙ አይነት ከደንበኞች ጋር የምናደርጋቸው ስብሰባዎች በጣም ረጃጅም ስብሰባዎች ረጃጅም ቃለመጠየቆች ምናምን ይሄ የሚካተቱበት ስለሆነ ምናልባት እንደዚህ አይነት እድሎች በስፋት ስላሉኝ ይህንን ነገር እየለመድኩት እየለመድኩት የመጣሁ ይመስለኛል። እና የአብዛኛው ሰው ፍርሃት የሚመስለኝ የሰው አስተያየት ከሚጠብቀው በተቃራኒ እንዳይሆን ነው ፍርሃቱ። እና ለዚህ ደግሞ በጣም ትልቁ መፍትሄ የሚመስለኝ ምንድነው? አለመጠበቅ ነው። ሰው ምን ሊል ይችላል? የሚለውን ነገር ከአእምሮአችን አጥፍተን እኛ ስለምናውቀው ብቻ ነገር ብቻ ማውራት ነው የሚጠበቅብን። ማለት እንዳልኩት ፍርሃታችን የሚመነጨው ወይም ደግሞ በአደባባይ የመናገር ፍርሃታችን የሚመጣው ያ ሰው ወይም የምንናገረው ህዝብ ከዛ በኋላ ስለኛ ወይም ስለምናስበው ነገር እንዴት ነው የሚቀበለው እንዴት ነው የሚያስተናግደው የሚለውን ነገር ለማወቅ ስለሚያዳግት እና አስቀድሞ አይምሮአችን የራሱ የሆነ ግምት ስለሚሰጥ ነው የምንጨነቀው ወይም ያኔ ነው መፍራት የምንጀምረው። ባይወዱትስ? ባይቀበሉኝስ? ሀሳቤን ቢቃወሙስ? ብለን ነው የምንጨነቀው አይደለ? ግን ደግሞ የመጀመሪያውን ለዚህ የመጀመሪያው እርምጃ ሊሆን የሚችለው ምንድነው አንደኛ ስለ ይሄን አስባለሁ ይሄን አውቃለሁ ብለን ስለምናስበው ነገር በተቻለ መጠን አጥንተን አስፍተን ማሰብ፤ ነገሩን ይበልጥ መረዳት፤ ከዛ በኋላ የተቀረው ነገር ግን የሰው ወይም የህዝቡ ወይ የሰሚው ድርሻ ነው የሚሆነው ማለት ነው። እና ከዛ በኋላ ሰው ቢወደው ባይወደው ቢቃወሙም ቢቀበለውም። የራሱ የህዝቡ ድርሻ ነው የሚሆነው ማለት ነው እና ከእኛ የሚጠበቀውን ብቻ ማድረግ ነው የሚጠበቅብን። ሁለተኛው ነገር ደግሞ እንዳልኩት አስቀድመን ስለሰው ሀሳብ አለማሰብ። ይሄ ማለት ምን ማለት ነው? አስቀድመን እኛ ስለምናስበው ትክክለኛነት በእውነት እንደዛ ነው የምናስበው? የምር እንደዛ ነው የሚሰማን? የምር ነገሮች በዛ መንገድ ይሰራሉ ብለን ነው የምናምነው? የሚለውን ነገር ማሰብ ነው እንጂ እሚጠበቅብን ከዛ በተቃራኒው ሰው ምን ሊል ይችላል? ምን አይነት ምላሽ ሊሰጠኝ ይችላል? የሚለውን ነገር ማሰብ ላይ ጊዜ መስጠት ወይም ደግሞ ያ ነገር እያሰብን የአእምሮአችንን አቅም ማሳነስ አለብን ብዬ አላስብም። እና በተቻለ መጠን ማተኮር ያለብን የሰው አስተያየት ወይም የሰው ምላሽ ላይ ሳይሆን የራሳችንን ሀሳብ ከማስተንተን ጋር ነው ጊዜያችንን ማሳወቅ መስጠት ያለብን ብዬ አስባለሁ።

ጠዋት በስራ ምን ታደርጋለህ? ስራ ቦታ ላይ በጠዋቱ ሁሌም በሚባል ደረጃ ተመሳሳይ የሆነ ውሎ ነው የሚኖረኝ በአብዛኛው ጊዜ። ይሄ ምን ማለት ነው? ቀጥታ ወደ ስራ እንደገባሁኝ መጀመሪያ በአብዛኛው ጊዜ ከብዙ ሰራተኞች በፊት ቀድሜ ነው የምገባው አብሮ የሚገቡ ሰራተኞች አሉ። ከእኔም በፊት ቀድሞ የሚገቡ ሌሎች ሰራተኞች ይመጣሉና ግን በአብዛኛው ከአብዛኛው ከሚባል ደረጃ ሰራተኛ ቀድሜ ነው ለመግባት የምሞክረው አብዛኛው ጊዜም ተመሳሳይ ሰዓት ነው። ስራ ቦታ ላይ የምገኘውና አቅቼበት ስለምወጣ በተመሳሳይ ሰዓት ነው በአብዛኛው ጊዜ ስራዬ ቦታዬ ላይ የምገኘው እና? ምንድነው የማደርገው በጠዋት እንደ ስራ ቦታዬ ላይ እንደገባሁኝ ማደርገው የመጀመሪያ ነገር መስኮቶችን መከፋፈት በርግጥ ተጠርጎ ተስተካክሎ ምናምን ነው የሚጠብቀኝ ጽዳት የሚሰሩ በጣም ጥሩ ልብ ያላቸው ሰዎች ናቸው። ያሉት እዛ መስሪያ ቤት ላይ እና ጽዳት የ ቢሮአችን ምታጸዳለን የሆነች ልጅ አለች እና እጅግ በጣም ልበ መልካም ናት። በጣም በጣም ጥሩ ሰው ነች እና በተለይ ለኔ በቃ ልክ እንደ እህት ናት። በጣም ብዙ ነገር ታግዘኛለች። በጣም ብዙ ነገር ትረዳኛለች ምናምን እና እሷ ልጅ ቀድማን ገብታ ነገሮች ሁሉ አስተካክላ አፅድታ ነው የምትጠብቀን እና በቃ ልክ እንደገባሁኝ እንደምወደው አድርጋ ነው የምትጠብቀኝ። በቃ አንዳንዴ ትጠይቀኛለች ይሄን ወደሽዋል ይሄን አደረኩልሽ እኮ ይሄንን ወደሽዋል ምናምን ትለኛለች እና በጣም ሁሉም ነገር እንደምወደው አድርጋ ነው። አስተካክለህ የምትጠብቀኝ እና በጣም ነው ደስ የሚለኝ እንደዛ ሆኖ ክፍሌ ወይም ቢሮዬ ስጠብቀኝ በጣም ደስ የሚለኝ እና እንደዛ ጸድቶ ተስተካክሎ ይጠብቀኛል። ከዛ በኋላ አንዳንድ ቀን የምትጠቀማቸው ቤቱን ለመጥረግ የምትጠቀማቸው ሳሙናዎች ምናምን ሽታቸው አንድ አንድ ቀን ይረብሸኛል። እንደዛም ሆኖ ግን ሚያምር የ የንጹህ ነገር ሽት የለም። ንጹህ ሽት ሲሸት ያለው ሽት የለውም። ያ አይነት ሽት ነው የሚሸተው ቢሮ በአብዛኛው ጊዜ እና በተለይ በጠዋት ስገባ ከዛ እንደዛ ሆኖ ሲጠበቅ ከጠበቀኝ በኋላ የመጀመሪያ ስራ የሚሆነው ያሉኝን ኢሜሎች መመለስ። ወይም ደግሞ ያደሩ ወይ በማታ ሳላያቸው የሄድኩ ያልጨረስኳቸው ያልመለስኩላቸው አንዳንድ ደንበኞች ካሉ የነሱን ኢሜይል እየመለስኩኝ እቆያለሁ። ከዛ በኋላ ቀጥታ ከአለቃዬ ጋር ሆነን ስለ ቀን ውሎዋላችን ለሰላሳ ደቂቃ ለአንድ ሰዓት አንዳንዴ ለአንድ ሰዓት ለሚሆን ጊዜ እናወራለን። የእጃችን ላይ ያሉትን ስራዎች ምን አይነት እንደሆኑ በምን መልኩ ጀምረን ልንፈፅማቸው እንደሚገባ ወይ ደግሞ በመጨረስ ላይ ያለን ስራዎች ካሉ ደግሞ ምን ያህል ደረጃ ላይ እንዳደረሱ ምን እንደሚቀራቸው ምናምን ያለውን ነገር ከአለቃ ይጋ እንወያያለን። ያንን ከጨረስን በኋላ ግን በቀጥታ ወደ መደበኛ ስራችን ነው የምንገባው። መደበኛ ስራዬ ምንድነው? ቀጥታ ከደንበኞች ጋር ወይም ምን አይነት ስራ መስራት እንደሚፈልጉ አብረውን ምን አይነት ነገር ማድረግ እንደሚፈልጉ ከእነሱ ጋር መወያየት ማውራት የእነሱን ሀሳብ መስማት እና ደግሞ የኛ ድርጅት ምን አይነት ነገር ሊያቀርብላቸው በምን መንገድ ሊያግዛቸው እንደሚችል ለእነሱ ገለጻ ማድረግ ነው። ስራዬና ከእነሱ ጋር ያለውን ግንኙነት አያለሁኝ ተረኞች ተረኛ ደንበኛውን እየደወልኩኝ ወይም ኢሜይል እየጻፍኩኝ እየተላላኩኝ ከእነሱ ጋር ቀጥተኛ የሆነ ስብሰባ ወይም ንግግር አደርጋለሁኝ። በቃ የቀኑ ላይ እንደዛ ነው የሚሆነው በአብዛኛው ግን በጠዋት ቁርሴን በልቼ ቡናዬን ጠጥቼ ስለ ከቤት የምወጣ ምንም አይነት ከምግብ ጋር የተያያዘ ከእረፍት ጋር የተያያዘ ምንም የማጠፋው ጊዜ የለም። እና ለዚህ ደግሞ በጣም ራሴን እወደዋለሁ በጣም

ከቤት ምን ያህል ይርቃል? አንድ ሰዓት አይሆነውም አንድ ሰዓት ያህል ርቀት አለው ግማሹን በእግሬ ነው የምሄደው ግማሹን ደግሞ በ በመኪና ነው የምሄደው ወይም በ ደግሞ በታክሲ ነው የምሄደው በተቻለኝ መጠን በጧት ካልተነሳሁኝ በስተቀረ እዛ በጊዜ መድረስ እድሌ በጣም አነስተኛ ነው ምክንያቱም ሩቅ ነው በጣም ነው የሚያስጠላው የሚገርመው ነገር የተማርኩት ከ ከፕሪፓራቶሪ ጀምሮ እስከ ሃይስኩል ድረስ የተማርኩት አንድ ትምህርት ቤት ውስጥ ነው እና ትምህርት ቤቴ በጣም ቅርብ ነበረ ከቤታችን የአምስት ደቂቃ የሶስት ደቂቃ መንገድ ነበረና እጠላው ነበረ ድሮ በቃ ሩቅ እንዲሆንልኝ ነበር የምፈልገው አንደኛ የታክሲ ብር እንድቀበል እፈልግ ነበረ ከቤተሰብ ለታክሲ እያልኩኝ የሆነ ያህል ብር የሚቀበሉ ጓደኞች ስለነበሩኝ ማለት ነው ብር የሚቀበሉ ጓደኞች ነበሩኝ እና እነዛ ጓደኞቼን እያየሁኝ እኔም ተመሳሳይ አይነት መጠን ያለውን ብር ለታክሲ እያልኩኝ ከቤተሰብ እንድቀበል ደስ ይለኝ ነበረ በቃ ለሌላ ለምንም ልቀበል ስለማልችም ምናልባት ለታክሲ ከሰጡኝ እያልኩኝ እና እነዛ ጓደኞቼ ምንድን ነበር የሚያደርጉት ለታክሲ ብሎ ተብሎ ከሚሰጣቸው ብር የሚፈልጉትን ነገር ይገዛሉ ከረሚላ ይገዛሉ ማስቲካ ይገዛሉ ብዙ ጣፋጭ ነገሮችን ይገዙ ነበርና በእነሱ እቀና ነበረ በቃ እና ቅርብ መሆኔ እጠላው ነበረ ድሮ እንዳልኩት የአምስት ደቂቃ የሶስት ደቂቃ መንገድ ስለሆነ እጠላው ነበረ ምን ነበረ ሩቅ ሩቅ በሆነልኝ ምናምን እል ነበረ ያኔ ልጅ ስለነበርኩኝ ማለት ነው አሁን ደግሞ የስራ ቦታዬ በጣም ራቀብኝ ከምኖርበት አካባቢ ራቀና ርቀቱ ደግሞ ያሰለቸኛል ምን ምን አለ ቅርብ በሆነልኝ ኖሮ እላለሁ አሁን ላይ እንዳልኩት የግድ በጠዋት መነሳት አለብኝ የግድ ማለት ነው ካልሆነ ግን በቃ እረፍዶ ነው ቤት ስራ ቦታ የምደርሰው ምክንያቱም ካረፈድኩኝ በጣም ረጅም ሰልፍ ነው የሚጠብቀኝ በጣም ረጅም ሰልፍ ያ ሰልፍ ካለቀ በኋላ ደግሞ ሌላ መንገድ አለ ማለት መንገዱ ወይም ጉዞው በራሱ ደግሞ የሚወስደው የራሱ የሆነ ጊዜ አለው እና ይሄ ሁሉ ነገር ተደማምሮ ስራ ቦታ የምደርስበት ሰዓት አርፍጄ ይሆናል ማለት ነው ከዛ ደግሞ እረፍዶ ፀሀይ ወጥታ ተንገላተህ ታክሲ ተሰለፈ ስትደርስ የስራ ቦታ ጠዋት ላይ የነበረህን አቅም ጠዋት ላይ የነበረህን መነቃቃት አጥተህ ነው ስራ ቦታ ላይ የምትደርሰው እና ስራውም ይበደላል አንተም ትበደላለህ በጣም ምክንያቱም የስራ ሞራልህ የለም የስራ አቅምህ የለም የተነሳሽነት ይሄን ንቅት የማለት ስሜቱ ስለማይኖር በቃ ደክሞ ተሰላችቶ ፀሀይ መቶ ምናምን ነው የስራ ቦታ ላይ የሚደርሰው እና የመጀመሪያ አዲስ ሆኜ እንደተቀጠርኩኝ እንዴት ይሄን ነገር ማስተዳደር እንደምችል በጣም ጨንቆኝ ነበረ በኋላ ግን ትክክለኛውን ሰዓት ሆና አገኘኋት በምን ያህል ሰዓት ተነስቼ ምን ያህል ጊዜ ራሴን ለማዘጋጀት ቁርሴን ለመብላት ቡናዬን ለመጠጣት ምን ያህል ጊዜ እንደሚወስድብኝ ሁሉም በጧት ላይ ለማደርጋቸው እያንዳንዱ ተግባራት ምን ያህል ጊዜ እንደሚወስደኝ እንደሚወስድብኝ ካረጋገጥኩኝ እና እነሱ ላይ ከሰራሁኝ በኋላ በቃ አሁን ላይ ሰአቱን አስተካክዬዋለሁ ምን በምን ሰዓት መነሳት እንዳለብኝ በምን ሰዓት ተዘጋጅቼ መጨረስ እንዳለብኝ እና በምን ሰዓት የታክሲ ቦታው ላይ መድረስ እንዳለብኝ አሁን ላይ በደንብ ተረድቼዋለሁ እና በትክክለኛው ሰዓት ላይ እደርሳለሁ በትክክለኛው ሰዓት ላይ ደግሞ ስራ ቦታዬ ላይ እደርሳለሁ ማለት ነው እና አሁን እያሻሻልኩ ነው ትንሽ የርቀቱም ነገር ትንሽ እየቀነሰልኝ ነው ስሜቱ የድካም ስሜቱ ትንሽ እየቀ እየቀነሰልኝ ነው ምክንያቱም እንዳልኩት ሰአቴን እያብቃቃሁ ሰአቴን እያስተዳደርኩ ስለሆነ ከባለፈውና መጀመሪያ አካባቢ ከነበረው መሰላቸት አሁን ላይ በተሻለ ሁኔታ ሰአቴን እያስተዳደርኩት ነው ያለሁት እና ለዛ ርቀቱ አሁን ላይ ብዙ እየታወቀኝ አይደለም ማለት ነው እንጂ የአንድ ሰዓት ያህል ይርቃል ከስራ ቦታ ወደ ከመኖሪያ ቤቴ ወደ ስራ ቦታ ማለት ነው

ጭንቀት ሲሰማህ ምን ታደርጋለህ? አብዛኛው ጊዜ ጭንቀት ሲሰማኝ ብቻዬን ነው መሆን የምፈልገው ማውራት ሁላ አልፈልግም። በህይወቴ ከባባድ የሚባለው የጭንቀት ጊዜያቶችን አሳልፊያለሁና። ያው እንደ እንደ አብዛኛው ሰው እንደ ሁሉም ሰው ሁሉም ሰው የራሱ የሆነ ጭንቀት ወይም አስጨናቂ የሚለው ጊዜ ያሳልፋል ሁሉም ሰው ከዛ ግን የሁላችንም ልዩነት ምንድነው የሚሆነው? ጊዜያችንን የምናሳልፍበት መንገድ ጭንቀታችንን የምንይዝበት መንገድ የምንፈታበት መንገድ ራሳችንን ለማረጋገጥ የምንሄዳቸው መንገዶች ግን ይለያያሉ ብዬ አስባለሁ። እና ሁሉም ሰው የሚያስጨንቀው ነገር ያጋጥመዋል ይብዛም ይነስም። የሰውየው የሰው ያለበት ሁኔታ የትምህርት ደረጃ ያለበት የሀብት መጠን ምንም ነገር ነው ከምንም ጋር አይያያዝም ጭንቀት ማለት ነው። ምንም የሌለው ሰው ሊጨነቅ ይችላል ስራ ያለው ሰው ሊጨነቅ ይችላል። ሊጨነቅ ይችላል ስራ የሌለው ሰው ሊጨነቅ ይችላል። ሀብታም ሰው ሊጨነቅ ይችላል ምንም ብር የሌለው ደሃ ሰው ሊጨነቅ ይችላል። ሁላችንም አእምሮአችንን የሚመጥን ጭንቀት አለን። ማንነታችንን የሚመጥን ልምዳችንን የሚመጥን እውቀታችንን የሚመጥን ጭንቀት ሁላችንም እናስተናግዳለን እና ነገር ግን ይሄ ጭንቀት ሲሰማን እንዴት ነው? አያያዙን እንዴት ነው የምንችልበት ራሳችንን ወደ ማረጋጋት ራሳችንን ወደ ማጽናናት? ከዛ ደግሞ ከጭንቀት በፊት ወደ ነበረን ሀይልና ወደ ነበረን ጥንካሬ እንዴት ነው የምንመለሰው የሚለው ግን በጣም በጣም ይያያዛል በጣም ደግሞ ዋጋ የሚሰጠው ነገር ነው ብዬ አስባለሁ። እኔ ደግሞ እንደ ግለሰብ በጣም ብዙ በህይወቴ የሚያስጨንቁኝ አጋጣሚዎች የሚያስጨንቁኝ ጊዜያቶች ነበሩ የምጨነቅባቸው ስለመቼ አስባለሁ ስለ ህይወቴ ሁኔታ አስባለሁ ስለ ሀገሪቱ ሁኔታ አስባለሁ ስለ ብዙ ነገር እጨነቃለሁ እና ከዛ ግን መፍትሄው ምንድነው ብዬ ሳስብ የመጀመሪያ መፍትሄ ለጭንቀት መፍትሄው አለመጨነቅ ነው። የነገሮች ክብደት ካላቸው ክብደት በጣም ማግዘፍ የለብንም በቃ ነገሮች እንዳሉት ናቸው። ከዛም የባሱ አይደሉም ከዛም ያነሱ አይደሉም እንዳሉት ናቸው ነገሮች እና ነገሮችን እንዳሉ ማየት ስንጀምር ጭንቀታችን ይቀንሳል ብዬ አስባለሁና። የመጀመሪያው የማደርገው ነገር ራሴን አረጋግቼ ነገሩ ያለበትን ሁኔታና ያለበትን ደረጃ ለመረዳት ነው የምሞክረው ይሄን ለማድረግ የሚያግዘኝ ግን ብቻዬን ስሆን ነውና በአብዛኛው ጭንቀት ሲሰማኝ ወይ አይምሮዬ የሆነ አይነት ውጥረት ውስጥ ሲገባ የማደርገው የመጀመሪያ ነገር ምንድነው ለብቻዬ መሆን ነው? ብቻዬን እሆናለሁ። ወይ ወደ ቤት እሄዳለሁ። ወይ ደግሞ በቃ የሆነ ሰላም እንዲሰማኝ የሚያደርጉ አንድ አንድ መናፈሻዎች ወይም ጸጥ ያሉ ቦታዎች በአቅራቢያዬ ስላሉ ወደ እነዛ አይነት ቦታዎች ሄጄ ራሴን ለማረጋጋት። ምን እየተሰማኝ ነው የዚህ ስሜት መጀመሪያው ምንድነው መነሻ ምንድነው የሚለውን ነገር? ለመረዳት ነው መጀመሪያ የምሞክረው ማለት ነው። እና ያንን ካሰብኩኝ እና ካሰላሰልኩኝ በኋላ በቃ ራሴን አረጋጋለሁ። አእምሮዬ ጸጥ እንዲል አደርገዋለሁ ያሉትን ሀሳቦች ምንም አይነት አስተያየት ሳልጨምርባቸው እንዲሁ ለማየት እሞክራለሁ። በቃ በጣም ትልቁ ህክምና እንዲሁ ነገሮች እንዳሉት መረዳት ነው እንዳሉት ማየት ነው። ምንም ማግዘፍም ማቅለልም አያስፈልግም በቃ ባሉበት ደረጃ ለመረዳት መሞከር ለጭንቀት በጣም ትልቅ መፍትሄ ነው ብዬ ነው የማስበው። እና እኔም ተመሳሳይ ነው የማደርገው። ምንድነው እየተካሄደ ያለው ምን አይነት ሀሳቦች ናቸው ለዚህ አሁን እየተሰማኝ ላለው የጭንቀት ስሜት እንዲሰማኝ ያደረጉት ምን አይነት ሀሳቦች ናቸው የሚለውን ነገር ለማየት ነው። የምሞክረው እና ከዛ በኋላ ነው ይሄን ከተረዳሁ በኋላ ራሴን ካረጋጋሁ በኋላ ነው። ጓደኛዬን ወደ ማውራት የማውቃቸውን ሰዎች ወደ ማካፈል የነሱንም ሀሳብ ወደ መስማት የምሄደው ትንሽ ራሴን ካረጋጋሁ በኋላ ነው። እንጂ በዚህ መሃል ሰው ማግኘት አልፈልግም ከማንም ጋር ማውራት አልፈልግም። ከማንም ጋር መገናኘት አልፈልግም። የምፈልገው ብቸኛው ነገር ብቻዬን መሆን ነው።

አዲስ አመት አካባቢ የሚከበርበት የራሱ የሆነ ባህላዊ መንገድ አለውና ከዛ ባህል ባልወጣ መንገድ ውስጥ ነው እኔም ማከብረው ይሄ ማለት ምንድነው? አዲስ አመት ሲመጣ ለአብዛኞቻችን አዲስ ጅማሬ። እንደገና ደግሞ እኛ የራሳችን የሆነ ዘመን መለወጫ ያለን ህዝቦች እንደመሆናችን መጠን አዲስ አመትን በጣም በተለየ ፍቅር በተለየ መንገድ የምናከብርበት የራሳችን የሆነ መንገዶች አሉን የራሳችን የሆነ የአከባበር መንገዶች አሉን እና ለዛን ማክበሪያ መንገዶች በጠበቀ መልኩ ነው። እኔም ከቤተሰቦቼ ጋር ከጎረቤቶቼ ጋር ከምወዳቸው ብዙ ሌሎች ሰዎች ጋር ይሄንን በዓል የማከብረው በ አሁን በገለጽኩት ባህላዊ መንገድ በኩል ነው ማለት ነውና። አዲስ አመት ሲሆንና ሌሎች ሃይማኖታዊ ባህላት ሲከበሩ እኛ አካባቢ። ጠላው ይደረጋል ወይም ደግሞ የባህላዊ መጠጥ ይዘጋጃል እናቶች ራሳቸው የሚያዘጋጁት። የሆነ ያህል ጊዜ የሚፈጅ የ የአልኮልን መጠጥ ነውና እሱን ያዘጋጃሉ። ያን መጠጥ ለማዘጋጀት አንድ ሳምንት ከዛም በላይ ሊወስድ ይችላልና ያንን ነገር በትግስት መጀመሪያ ያዘጋጃሉ። ከዛ ቀኑ እየደረሰ እየደረሰ ሲሄድ ደግሞ መጠጡን ለመጠጣት ዝግጁ አድገው ያስቀምጡታል ማለት ነው። የተብላላ እንዲቆይ አንደኛ ንጹህ ሆኖ እንዲቀዳ ሁለተኛ ነገር ደግሞ የተብላላ ይሄ የአልኮልነቱ መጠን ከፍ እያለ እየጠነከረ እንዲሄድ ያደርጉታል ማለት ነው። እና እንዲህ አይነት ዝግጅቶች ከሳምንት በፊት ወይም ደግሞ ከአስር ቀናት በፊት መደረቅ ይጀምራሉ ማለት ነው። ለበዓሉ አከባበር ሲባል ከዛ በኋላ የበአሉ የበአሉ ቀን እየቀረበ እየቀረበ ሲመጣ በግ ወይም ዶሮ ይታረዳል። አንዳንድ ቦታዎች ደግሞ በሬ ታርዶ ስጋቸውን ይከፋፈሏቸዋል በብዙ ሰዎች ሆኖ ስጋቸው ስጋውን ይከፋፈሉታል። ከዛ በኋላ እየተበላ እየተጠጣ ከጎረቤት ጋር እየተጠራሩ ከዛ ደግሞ በተለይ አዲስ አመት ሲሆን ሁል ጊዜ የግድ በጧት ገንፎ የሚባለው ይሄ መደበኛ የዶሮና የበግ ስጋ አይደለም የሚበላው በቅድሚያ የሚበላው ገንፎ ነው ገንፎ ነው ላይ ቅቤ ተደርጎበት እርጎ ተደርጎበት። መጀመሪያ እሱ ይበላል እሱ ለቁርስ ከቀረበ በኋላ ነው። ስጋ መብላት የሚጀመረው ከዛ በኋላ ደግሞ ሰዎች በተለይ ቅቤ የሚወድ ሰዎች ጭንቅላታቸው ላይ ቅቤ ይቀባሉ የአዲስ አመት መገበያ። አዲስ ነገር የመቀበል ወይም ደግሞ አዲስ የመሆን ስሜት እንዲሰጠን በሚል ቅቤ አናታቸው ላይ ያስቀምጣሉ። በተለይ ትላልቅ ሰዎች ትላልቅ እናቶች አባቶች ጭንቅላታቸው ላይ ቅብ ያስቀባሉ ያስቀምጣሉ እኛ የቅርብ ጊዜ ሰዎች ደግሞ የእኔ በግሌ ቅቤ ሚባል ነገር ጭንቅላቴ ላይ ማስነካት አልወድም በፍጹም አልወድም። እና እንደውም እናቴ ጥሩ እኮ ስለማይወድሽ ስለማይወድሽልሽ ነው ምናምን ትለኛለች ግን እኔ አልወድም እሱ ይቅርብኝ ነው። የምንለው የምለው ሁል ጊዜም እና እሱን ነገር አልፈልግም ማድረግ ግን እንትን አደርጋለሁኝ። ብቻ ግን ሌሎች በዓሉን ለማክበር የሚደረጉ ሌሎችን እንቅስቃሴዎችን እሳተፋለሁ እነሱን አደርጋለሁ። ከዛ በኋላ ቀኑ እንዳልኩት የቀኑ እለት የበአሉ እለት ሰዎች ተሰብስበው ጎረቤት ተሰብስበው አንድ ላይ ነው ግዴታ አንድ ላይ ነው ማዕድ የምንበለው ከዛ እርስ በእርስ ለአዲስ አመት ያለንን እቅድ እናወራለን። ምን ለማድረግ እንዳቀድን ምን ያህል ለማሳካት ምን ያህል መንገዶችን እዬ ለመሄድ እንዳቀድን እርስ በርስ የምናወራበት የሆነ እንደ ስብሰባ አይነት የሚመስል ነገር አለው። እና እሱን እሱን እያደረግን ነው በአሪፍ መንገድ አዲስ አመት ምናከብረው።

የትኛውን በዓል ትወዳለህ? ከሁሉም በዓላት እኔ የምወደው የልደት በዓል ነው። የልደት በዓል በጣም ነው ማክበርም እምወደው። እኛ አካባቢ ደግሞ በጣም በተለየ መንገድ ነው የሚከበረው። እኛ የሚከበርበት መንገድ አጠቃላይ የባህሉ ሁኔታ፣ ቀኑ እንደገና ደግሞ እርስ በእርስ ስጦታ የምንሰጣጥበት፣ ብዙ ሰው ለሚያወደው ሰው ለሚያከብረው ሰው ስጦታ የሚሰጥበት በዓል ነው። የልደት በዓል እንደሚታወቀው እና እሱ የበአሉ ገጽታ በጣም ደስ ስለሚለኝ ከሁሉም በዓላት ከምወደው በዓል የልደት በዓልን ነው። ከዛ ደግሞ በእኛ ሃይማኖት ዘንድ በዓሉ የሚከበረው ከጾም ጋር ተያይዞ ነው። እና መጀመሪያ ለአንድ ወር ከምናምን ከአሥራ አምስት ቀን የሚሆን ጊዜ ጾም እንጾማለን ከዛ በኋላ ጾሙ ሲፈታ ነው የልደት በዓል የሚገባው ወይም የልደት በዓል የሚከበረው። እና በጣም ደስ የሚል ነው በጣም የሃይማኖት ቦታ ላይ ሄደን የምናየው። ሃይማኖታዊ አከባበር ከዛ በኋላ ደግሞ ቤታችን መጥተን የምናከብርበት የራሳችን የሆነ ባህላዊ መንገዶች አሉን። ብዙ አይነት መንገዶች አሉን በየአካባቢው የተለያየ አይነት መንገድ ነው ያለው የሚከበርበት መንገድ። እና እኛም አካባቢ የራሳችን የሆነ የምናከብርበት ልዩ የሆነ መንገድ አለን። እና እሱ መንገድ እኔ በጣም ነው የምወደው የምኮራበት። በዓሉ የሚከበረው ከጾም ጋር ተያይዞ ነው። እና መጀመሪያ ለአንድ ወር ከምናምን ከአሥራ አምስት ቀን የሚሆን ጊዜ እሱን ሳስብ የመጀመሪያ የሚመጣልኝ የልደት በዓል ነው። በጣም ነው የምወደው። ከዛ በኋላ ደግሞ የማረሳቸው አብዛኞቹ የማረሳቸው ስጦታዎች የተቀበልኩት ለልደት በዓል ከቤተሰቦቼ ጋር ካስናከብር ከምወዳቸው ጓደኞቼ እና ወንድሞቼ የተሰጡኝ ስጦታዎች ናቸው። እና ከስጦታ ጋር በተያዘ በጣም እንዳልኩት በጣም የምወደው ስጦታ የተቀበልኩት ለልደት በዓል ለማክበር በተሰበሰብንበት ሰዓት ነውና በጣም ስሜታዊ የሚያደርግ ነገር ነበር። የተቀበልኩት ያኔና አሁንም ድረስ የማረሳው ሁሌም የማስታውሰው እንደገና ደግሞ በጣም የምወደው ስጦታ ነው። ያ ስጦታና ከልደት በዓል ጋረ በተያያዘ በቀጥታ የሆነ ከስጦታው ጋር ቀጥታ የሆነ ትዝታ ነው ያለኝ እና በጣም ነው የምወደው እሱን በዓል። በጣም ነው ትዝታ ያለኝ። ከብዙ ነገሮች ጋር ተያይዞ ስጦታው ብዙ ነገሮችን እንዳስታውስ ብዙ ነገር እንዳስብ ጓደኞቼ፣ ወንድሞቼ ለኔ ያላቸውን ቦታ ለኔ ያላቸውን ፍቅር እንዳስብ እንዳስታውስ የሚያደርገኝ ነገር ስለሆነ በጣም ነው የምወደው። ከዛ ደግሞ ሁሌም አስታውሰዋለሁ፣ ሁሌም አየዋለሁ፣ ሁሌም እመለከተዋለሁ። ያንን ስጦታቸውን እና እነሱን ደግሞ በተመሳሳይ እኔ የሰጠኋቸውን ስጦታ ሁሌ የሚያስታውሱት ስጦታ ሆኖ ነው ያገኙት። እና ይሄ በራሱ በእርስ በእርስ በጓደኛ መሃል በወንድምና እህት መሃል በቤተሰብ መሃል ሊፈጥር የሚችለውን ፍቅር ሊፈጥር የሚችለውን መቃረብ በጣም ከፍተኛ ነው። ሁላችንም ልረዳው በምንችለው ደረጃ በጣም ከፍተኛ ነው። ና እኔም የልደት በዓል አከባበርን በጣም ነው የምወደው። ከሁሉም በተለየ ከሁሉም በበለጠ የምወደው በዓል የልደት በዓል ነው። ምናልባት ብዙ ሰዎች ይጋሩኛል ብዬ አስባለሁኝ። አንደኛ ድምቅምቅ ይላል፣ በመብራት ያሸበርቃል፣ ከተማው ሁሉም ፎቶዎች በብርሃን ያሸበርቃሉ። እና በጣም ደስ የሚል ገጽታ ነው። ለከተማውም ለአካባቢውም ደስ የሚል ስጦታ ነው ብዬ አስባለሁ።

ልደትህን እንዴት ታከብራለህ? ልደቴ በየአመቱ በተለያየ መንገድ ለማክረብ ነው ለማክበር ነው የማስበው ሁሌ የተለያየ መንገድ አለኝ። እንዳልኩት በጣም ጥሩ መልካም የሆኑ ጓደኞች ናቸው ያሉኝ ቤተሰቦች ናቸው ያሉኝ እና በአብዛኛው የሚያዘጋጁት እነሱ ናቸው። እና በዚህኛው ልደቴ በጣም በሚያስደንቅ ሁኔታ ነው ጓደኞቼ ያከበሩልኝ እና እሱም ምንድነው ያደረጉት? ልደቴን አንድ ሳምንት ሲቀራው አስቀድሞ ብዙ ነገር አዘጋጅተው ምክንያቱም የልደት ቀኔ ከሆነ እና ነይ እንውጣ ምናምን ካሉኝ ሊያከብሩልኝ እንዳሰቡ ላውቅባቸው ሆነ ከዛ ያንን እንዳልጠራጠር አስበው ነው መሰለኝ። ከሳምንት በፊት ነይ የሆነ የምንሄድበት ቦታ አለ ብቻ አዲስ ቦታ ለማየት ነው የምንሄደው ምናምን ብለውኝ ብዙ ጊዜ እንደዛ ስለምናደርግ አዲስ የተከፈተ ቦታ ካለ ወይም ካፌ እንደ ሬስቶራንት አይነት ቦታ ካለ ይዘውኝ ይሄዳሉ ይደውሉልኛል እንዲህ ያለ ቦታ እኮ ወጥቷል ተከፍቷል ምናምን ብለን ከዛ አብረን ተሰብስበን እንሄዳለን ቦታውን ለማየት ማለት ነው። እና እንደዛ ብለው ጠሩኝ ከሳምንት በፊት ከዛ በኋላ እኔ ምንም አልጠረጠርኩም ጭራሽ አልመጣልኝም በቃ ያሉትን ነገር ነው ያመንኩት። እና እሺ ብዬ ልብሴን ቀይሬ ምናምን ስወጣ ለካ ልደቴን ለማክበር ማለት ይመጣሉ ብዬ አላሰብኳቸውም ብዙ ጓደኞቼ መጥተው ወንድሞቼ ሳይቀሩ ተገኝተው በጣም ትልቅ የሆነ የቤተሰብ ራት በልተን በጣም ደስ የሚል ጊዜ አሳልፈናል። እና በቃ እኔ እንጃ እንዴት እንደማመሰግናቸው አላውቅም እንዳልኩት ነው በቃ በየአመቱ የተለያየ ነገር ነው የሚያስቡልኝ የተለያየ ነገር ነው የሚያዘጋጁልኝ እና በዚህ መጠን እድለኛ እድለኛ እንድሆን የተደረኩት ለምንድን ነው ብዬ አስባለሁ። እና በአብዛኛው ጊዜ ከቤተሰቦቼ ጋር አንዳንድ ቀን ደግሞ የማይመች ቀኑ በአንድም በሌላም ምክንያት የማይመች ቀን ላይ ከዋለ ቤተሰቦቼ ጋር ቡና አፍልተን ራት በልተን ከወትሮው ይ ለየት ያለ ቀን ከወትሮው ከመደበኛው የምንበላው ራት ለየት ያለ ምግብ ከወትሮ የምም የምንጠጣው ቡና ለየት ያለ የቡና አቀራረብ ሁሉ ነገር ተዘጋጅቶልኝ አንድ አይነት አንድ የሚያደርገን የቤተሰብ ጊዜ ይኖረናል ማለት ነው። እና እንደዚህ አይነት ልደቶችን ስናከብር እኔ በግሌ እንዴት ነው የማስበው ልደቴን ማክበር ምናምን የሚለው ከ ከሚለው ሀሳብ ውጪ ምንድን ነው ምንድን ነው ትዝ የሚለኝ ምንድን ነው? ይበልጥ ደግሞ ቦታ የምሰጠው ነገር ከቤተሰብ ጋር ወይም ከጓደኛ ጋር ለማሳለፍ እንደ ልዩ ቀን ማለት ነው። ከቤተሰብ ማለት ከቤተሰቦቻችን ጋር እኮ ሁል ጊዜ አለን ከወንድሞቻችን ጋር ሁል ጊዜ አለን ከጓደኛ ጋር ሁል ጊዜ ሻይ እንጠጣለን እናወራለን እንገናኛለን ለ ነገር ግን ለየት የሚል ቀን መኖር አለበት በቃ ለትዝታችንም ጥሩ ነው። ለአእምሮአችንም ጥሩ ነው። ለራሳችን ለመዝናኛችንም ጥሩ ነውና ለወትሮ ከምናከብረው ለወትሮ ከምናሳልፈው ጊዜ ለየት ያለ ጊዜ ማሳለፍ ለወትሮ ከምናሳልፋቸው ቀናቶች ለወትሮ ከምንለብሳቸው ለወትሮ ከምንበላቸው ለወትሮው ከምናሳልፋቸው ጊዜያቶች ለየት ያሉ በልዩ የሚታዩ ቀናቶችን የማሳል የማሳለፍ ሁኔታ ነው ልደት ማክበር ለኔ ማለት ነው። እና ከዛ የተለየ ምንም አይነት ትርጓሜ ልሰጠው አልችልም። ግን ይበልጥ እንድወደው የሚያደርገኝ በቃ ከቤተ ቦቼ ጋር የማሳልፈው ልዩ የሆነ በዓል ወይም ልዩ የሆነ ቀን ልዩ የሆነ ጊዜ ስለሚሰጠኝ ነው ከወንድሞቼም ከእህቶቼም ከጓደኞቼም ጋር ከወትሮ የተለየ ቀን ስለሚሰይ ስለሚሆንልኝ ነው። ይበልጥ የልደቴን በዓል አካባበርም የምወደው

ልብስ ምን ያህል ጊዜ ታጥባለህ? ልብሶቼን በየሳምንቱ ነው ማጥበው አብዛኛው ሁልጊዜ እሁድ እሁድ ልብስ የማጥበው የአጠባ ቀን ነው ለኔ። ሁልጊዜ እሁድ እሁድ ሲመጣ የቆሸሹ ሳምንትን ሙሉ የለበስኳቸውን ልብሶች። ሰብስቤ አጥባቸዋለሁ ከዛ ውጪ ያሉ ደግሞ የሱፋ ጨርቅ መጋረጃዎች ምንጣፌች ምናምን ብቻ ብዙ ነገሮችን የማጥበው። እሁድ ላይ ነው አንዳንድ ቀን ቅዳሜ ላይ ላጥብ እችላለሁ። እሁድ ላይ ወይም የጓደኛ ቀጠሮ ወይም የቤተሰብ ቀጠሮ ካለኝ ላይመቸኝ ስለሚችል ያኔ ላላጥብ እችላለሁ እንጂ። አብዛኛው ጊዜ አጥባ የማደርገው በሳምንት አንድ ጊዜ ነው እሱም እሁድ ቀን ላይ ነው። እሁድ ከሰአት በአብዛኛው ወይም በጧት ተነስቼ ወይ ደግሞ ከሰአት ያሉኝን ሳምንትን ሙሉ የተጠቀምኳቸውን ልብሶች ሳምንትን ሙሉ ለብሳቸው ያቁሽሽኳቸውን ልብሶቼን አጥቤ አድርጌ ቦታ ቦታዎቼን አድርጌ ቤቴን ከእንደገና እንዳልኩት መጋረጃዎቼን ምጣፎቼን የሳሎን የሶፋ ጨርቆቼን ሁሉን ማጥበው እሁድ ከሰአት ላይ ነው በአብዛኛው ጊዜ። ድሮ እናቴ በጣም ትገረም ነበረ። ምክንያቱም በጣም ነበር የምጠላውን ልብስ ማጠብ በቃ ዩኒፎርሜን ለማጠብ ራሱ በጣም እንለምን ነበረ። በቃ አንዳንድ ቀን በጣም ከመለመኔ የተነሳ ዩኒፎርሜን መቼ ነበር ማጥበው? ለምሳሌ ቅዳሜና እሁድ እረፍት ነን አይደለ ሰኞ ጠዋት አጥበዋለሁ ሰኞ ጠዋት በጣም ትነሳና የተኛው ጠዋት አጥበዋለሁ ከዛ በኋላ ሳይደርግ ዩኒፎርሜ ሳይደርግ ዝም ብዬ ከነ ከነ ውሃው ሳይደርቅ ለብሼው እሄዳለሁ። ምክንያቱም ዩኒፎርም ሳልለብስ ብሄድ ማንም ደም አያስገባኝ አውቃለሁ ዘበኛውም አያስገባኝም አስተማሪውም አያስተምረኝም። ጭራሽ አያስገቡኝም ከበሮ እና ይሄን ስለማውቅ ዩኒፎርም ዩኒፎርም ሳላደርግ ለመሄድ አልደፍርም ነገር ግን ሳይደርግ ዝም ብዬ ለብሼ እሄዳለሁ። ከነውሃው ማለት ጓደኞቼ ይስቁኛል ምን አይነት ሰው ነሽ ይሉኛል። ለምን አስቀድመሽ አታጥቢም? በቃ በጣም ነው የሚሰለቸኝ ልብስ ማጣው የነበረው ማለት ነው። አሁን ላይ ግን ቀስ በቃ እስኪ ያደኩኝ እያደኩኝ ስመጣ ሀላፊነቱም ይበልጥ የተሰማኝ የተሰማ የመጣም ማለት ለራሴ ከራሴ ውጪ ማንም የለኝም። ማለት አሁን ላይ ልብሴን አላጥብም ብል የሚያጥብልኝ ሌላ ሰው የለምንም። ወይም ደግሞ ቢያጥብልኝ ራሱ እኔ የራሴን ልብሶች ሳጥባቸው እንደሚሰማኝ አይነት የመጽዳት ስሜት አይሰጠኝም ስለዚህ ሀላፊነቱ የራሴ ይሆናል ማለት ነው። ሙሉ በሙሉ ስለዛ አሁን ላይ ሳይሰለቸኝ በቀላሉ ልብሶቼን በሳምንት አንድ ጊዜ ሙሉጭ አድርጌ የማጥበው ራሴው ነኝ። ካልሲዎቼን ፓንቶቼን የ የውስጥ ስሪዎቼን ሬጂዎቼን እነዚህ ብራዎቼን ሁሉ እሁድ እሁድ ሁል ጊዜ ከሰአት ወይ ደግሞ ቅዳሜ ላይ በሳምንት አንድ ጊዜ ያሉኝን የቆሸሹ ልብሶች ሁሉ አጠራቅሜ አጥባቸዋለሁ ማለት ነው። እና ልብስ አጠባ የሚሆንበት ሰዓት በጣም ስለሚሰለቸኝ ማለት አሁንም ቢሆን ወድጄ የማደርገው ነገር አይደለም እየተለማመድኩ በቃ ሀላፊነት ስለሚሰማኝ ማንም እንደማያጥብልኝ ስለማውቅ በግዴታ በሚባል ደረጃ የማደርገው ነገር ነው። እንጂ ወድጄው ደስ ብሎኝ የት ስለናንተ የማደርገው ነገር አይደለም። አሁንም ድረስ እና ከዛ ግን ምን አደርጋለሁ? ለማጠብ ከመዘጋጀቴ በፊት ራሴን ነው የማዘጋጀው በቃ ምግቤን እበላለሁ ቡናዬን እጠጣለሁ እረጋጋለሁ ሙዚቃ እከፍታለሁ ቀለል ያለን ልብስ እለብሳለሁ ምናምን እና በጣም ረጅም ዝግጅት ነው። የሚኖረኝ ልብስ ለማጠብ ሳስብ ምክንያቱም በጣም ነው የሚያሰለቸኝ ልብስ ማጠብ በቃ ከሁሉም የስራ ቤት ውስጥ ስለምንገ ከሚሰሩ ስራዎች በጣም እጅጉን የሚያስጠላኝ እና ልለምደው ያልቻልኩት በቃ ግድ ሆኖኝ የምሰራው ግን ደግሞ እስካሁን ልለምደው ያልቻልኩት ነገር ቢኖር ልብስ አጠባ ነውና። በቃ ረጅም የርህ የዝግጅት ጊዜ ነው የሚኖረኝ ልብስ ለማጠብ ሳስብ ማለት ነው። በሳምንት አንድ ቀን ናት ሁሉም ነገሬና አንድ ላይ ነው የማጥበው እና ግማሽ ቀን ሊፈጅብኝ ይችላል እንደ ልብሱ መጠራቀም ብዛት ማለት ነው። እና

"በመንገድ ላይ ምግብ በመንገድ ላይ ምግብ ትገዛለህ?" አይ እኔ አልወድም። የመንገድ ላይ ምግቦች ምንም ደስ አይሉኝም። አንደኛ በቃ ንጽህናቸው የጠበቀ አይደለም እኮ ለጤናም ጥሎ አይደለም ጥሩ አይደለም ሁለተኛው ነገር ደግሞ በቃ የሚጠቀሙት ዘይት በአብዛኛው መንገድ ላይ የሚሸጡ ምግቦች በዘይት ነው የሚጠበሱት በዘይት ነው የሚበስሉት እንደገና ደግሞ አንድ ጊዜ የተጠቀሙት ዘይት ለሌላ ደግሞ ይጠቀሙታል ለነገ ደግሞ መልሰው ነው የሚጠቀሙት እና እንትናቸው በጣም ያጠራጥረኛል ጽዳታቸው በጣም ያጠራጥረኛል ንጽህናቸው በጣም ያጠራጥረኛል። እንደገና ደግሞ ለጤና ምን ያህል ጎጂ እንደሆኑ ደግሞ ሁላችንም ማወቅ አለብን። ይሄም ማለት ምንድነው ለምሳሌ ቺፕስ ከሆነ የምትሸጡት ወይም ደግሞ በጣም በተለምዶ እርጥብ ብለን የምንጠራው ይሄ ሳንድዊች መሳዩ ነገር በጣም ጠንቅ ነው ለተፈ ለጤና አንደኛ ከፍተኛ የሆነ የዘይት መጠን ወይም ደግሞ በጣም ከፍ በከፍተኛ እሳት የሚጠበስ ድንች ነው የሚገባበት ማለት አሁን ምን ሲባል ሰምቻለሁ ወይም ያነበብኩት ነገር ነው እና ምንድነው የሚለው ቺፕስ በሚጠበስበት ሰዓት ድንች የራስ የሆነ የውሃ መጠን አለው በውስጡ ከዛ በኋላ በከፍተኛ መጠን ወይም በከፍተኛ የእሳት መጠን በምንቀለ በምንቀለ በምንቀቅለው ሰዓት ያለበትን የውሃ መጠን እያጣ በዘይት ይሞላል ማለት ነው ራሱን ድንቹ የውሃውን መጠን እያጣ በዘይት ይሞላል። ከዛ በኋላ የሞላው ዘይት ነው እኛ መልሰን የምንበላው ማለት ነው እና ይሄን ያህል የዘይት መጠን ደግሞ ለሰውነታችን ጭራሽ አስፈላጊ አይደለም። ደግሞ ውሃው ይሻለን ነበረ ከዘይቱ ይልቅ ማለት ነው እና አንደኛው ምክንያቴ ይሄ ነው። ሁለተኛ ነገር ደግሞ እንዳልኩት የሚጠቀሙት ዘይት አንዴ አብስለው ለሌላ ደግሞ በነጋታው ይጠቀሙታል እና ዘይቱ በቃ በጣም ጥቁር እስኪል ድረስ ነው ደጋግመው ደጋግመው ደጋግመው ብዙ ድንሾችን የሚያበብስ የሚቀቅሉበት እና ይሄ በፍጹም ለጤና ጠንቅ የሆነ ነገር ነው ብዬ ነው የማስበው። አንደኛ ያለው የሀይል መጠን ወይም የካሎሪ መጠን ጭራሽ አይታወቅም። ድንች ያለበት እንቁላል አንድአንድ ጊዜ ሊገባበት ይችላል። ሰላጣ ቆስጣ ምናምን ሊገባበት ይችላል ከዛ ባለፈ ደግሞ ዳቦው ደግሞ አለ ምናምን እና ይሄ ምንም ጤና ያለው ነገር አይደለም። ሁለተኛውና ሌላው ምክንያት የሚመስለኝ በጣም የሚያሳፍረኝ መንገድ ላይ መብላት ይሄ መዝረክረኩ ሶፍትም ቢይዝ ምንም ራሴን በየጊዜው ብጠርግም ምንም አይነት ሰላም ነው የማይሰማኝ በጣም ነው ሀፍረት የሚሰማኝ መንገድ ላይ ስበላ ማለት ነው፤ እና እንኳንስ አሁን አድጌ ትልቅ ሰው ሆኜ ምናምን ይቅርና ድሮም ህፃን ሆኜ ለትምህርት ቤት ስሄድ ወይም ሃይስኩል ተማሪ ሆኜ ራሱ ወደ ትምህርት ቤት ስሄድ መንገድ ላይ የሚሸጡ ቦንቦሊኖ ወይም የጣፋጭ የምንለው ኳስ መሳይ ግቡ ነገር እሱን እሱን መንገድ ላይ በከፍተኛ መጠን ነበር የሚሸጡት እና እነሱም ጭምር መብላት በጣም ነበር ደስ የማይለኝ ማለት ነው። በቃ ያሰፍረኛል ለምን እንደሆነ አላቅም መንገድ ላይ ምግብ እየበሉ መሄድ በጣም ነው የሚያሳፍረኝ እንደውም ትንሽ ከሰው ጋር ከሆንኩኝ ትንሽ ይቀል ይሆናል እንጂ ብቻዬን ጭራሽ ነው መብላት የማልችለው ሌላው ምክንያቴ ግን በቃ ከጤ ከጤናው ጋር በተያያዘ ከንጽህና ጋር በተያያዘ በቃ መንገድ ላይ ነው የሚሰራው አቧራ ሊኖር ይችላል። ቆሻሻ ነገር ሊገባበት ይችላል። ሰዎቹ ወይም ያዘጋጁት ሰዎች ራሳቸው ንጽህናቸውን ሚጥ በምን ያህል ደረጃ ም ይጠብቃሉ የሚለውን ነገር ደግሞ በጣም ጥያቄ የሚፈጥር ነገር ስለሆነ ይሄን ይሄን ነገሮችን ሳይ አለመብላቱን ነው የምመርጠው እና ብዙ ጊዜ መንገድ ላይ የሚሰሩ ምግቦችን በፍጹም እኔ አልገዛም አልጠቀምም ከዛ ይልቅ ተሰርቶ የተቀመጡ አንዳንድ ኬክ ቤቶችን የሚሸጡ ደረቅ ኩኪሶች ምናምን ምናምን ወይም እንደ ዳቦ ቆሎ አይነት ነገሮች መግዛቱ ትንሽ እና እነሱ ትንሽ ይሻሉኛል እንጂ ማለት በዘይት አይጠበሱም እንዲሁ ቀለል ባለ እሳት ነው የሚጠበሱት እና እነሱ መግዛት ይበልጥ ይቀለኛል መንገድ ላይ ከሚሰሩ ምግቦች ይልቅ